ብስክሌት እንግዲህ ብስክሌት ማለት ሁለት ፔዳል ያላት ሁለት ጎማዎች አሏት በጣም ደስ የምትል ነገር ነች ግን ደግሞ ለመንዳት የምታስፈራ ማለት ነው። እንግዲህ ብስክሌት ያው ከልጅነቴ ጀምሮ ሳይ ነው ያደኩት አንድ የክርስትና እናቴ የእህቷ ልጅ ነበረ ለሷ ክርስትና እናቴ ገዝታለት ያው እነሱስ ሲነዱ አይ ነበረ መጀመሪያ ከዛ ደግሞ ቴሌቪዥን ላይም አይ ነበር። ከዛ ደግሞ በአካባቢው የሚነዱ ሰዎች ነበሩ አይ ነበር እና ከዛ ነው እንግዲህ ከብስክሌት ጋር የተዋወቅኩትኝ ማለት ነው። በሚገርም ሁኔታ ግን በኤርሊ ኤጅም ብትዋወቅ እስካሁን ድረስ ብስክሌት ለመለማመድ ሞክሬም ሆነ ብስክሌት ለመንዳት ሞክሬ አላውቅም። ብስክሌቱ ላይ ወጥቼ ራሱ አላውቅም አላውቅም ለምን እንደሆነ አላውቅም ግን እንደው ብችለው ግን አሁን ላይ ኢንጆይ ለማድረግ ምናምን አሪፍ ይመስለኛል። በተለይ ደግሞ እንግዲህ አስቡት አሁን ላይ የኮሪደር ልማቶች ኢትዮጵያ ውስጥ በደንብ ተሰርተዋል የብስክሌት መንገዶች አሉ። እንግዲህ ያው ብስክሌት መቻል አዋጭ ነው ማለት ነው። አንዷ ጓደኛዬ ግን ብስክሌት መናዳት ትችላለች ያው ሀዋሳ ተወልዳ ያደገችው እና ኢትዮጵያ ውስጥ ደግሞ አዋሳና ባህር ዳር ጋር የብስክሌት ሀገር ነው ብስክሌትም የማይነዳ የለም። ወንዱም ሴቱም ብስክሌትም እንዲሁም ደግሞ ሞተር ይይዛሉና እና እንግዲህ ብስክሌት የሌለው ሰው የለም ማለት ነው። ስለዚህ ብስክሌት መንዳት ብስክሌት ብርቅ አይደለም ማለት ነው እዛ ኤቭሪዋን ይረዳል። ኤቭሪዋን ከስራ ወደ ቤት የሚመጣው ብስክሌት ነው እና እንግዲህ ይሄ አለ ማለት ነው። ስለዚህ ብስክሌት በጣም የሚጠቅም የሚጠቅም የሚጠቅም ነገር ነው ግን ዳግሞ እኔ ብችለው ደስ የሚለኝ ነገር ማለት ነው። እንግዲህ በአለም አቀፍ ደረጃ የተለያዩ የብስክሌት ውድድር አይነቶች ሁሉ አሉ። ከአማራ ክልል ከትግራይ ክልል እና ኤርትራ አካባቢ በብስክሌት ውድድር እኔ ለምን እንደሆነ አላውቅም ምናልባት ወይ ከፍተኛ ቦታ ላይ ስላሉ ሊሆን ይችላል። በጣም ብስክሌት ተወዳዳሪዎች እንዳሉ አውቃለሁ በሀገራቸውን ወክለው የተወዳደሩ እየተወዳደሩ የሚገኙ ማለት ነው። እንግዲህ በአለም ደረጃ በጣም ትልቁ ውድድር የሚባለው የብስክሌት ውድድር ቱር ዘ ፍራንስ የሚባለው ነው። እና እዛው ውድድር ላይ እንግዲህ በጣም ትልቅ የሚባል ውድድር ነው ኤርትራዊ አሸንፏል እዛው ዉድድር ላይ ማለት ነው። ስለዚህ ሰባት ከተሞች አካባቢ ይመስለኛል እና ሰባቱ ከተሞች የተወዳደሩትን ውድድሮች ማሸነፍ ይጠበቅብናል መሰለኝ ቱር ድፍራንስ ላይ እና አብዛኛውን ያሸነፈ ሰው ይመስለኛል። የቱር ድፍራንስ አሸናፊ የሚባለው ስለዚህ ያ አትሌት እንግዲህ ተወዳድሮ አሸንፎ ሀገሩን አስጠርቷል ማለት ነው። ሌላው አንድ ስለ ብስክሌት ውድድር ያነበብኩት አቶሚክ ሀቢት ላይ ነበርና የእንግሊዝ የኦሎምፒክ ቡድንን እንዴት አድርጎ ውጤታማ እንዳደረገው የሚያሳይ ውድድር ነበረ እንዴት ነበር ሀሳቡ? የብስክሌት ተወዳዳሪዎች ነበሩ የኦሎምፒክ እዛ ለስልሳ አመት ያህል ውጤታቸው ምንም ተቀይሮ የማያውቅ አትሌቶችን ግን ዳግሞ ትንንሽ የሚባሉ ለውጦችን በማድረግ ለምሳሌ የሚተኙበትን ፍራስ የሚንተነራሱትን ትራስ የሚጠቀሙትን ባዝሊን የብስክሌቱን ፔዳል እነዚህ እነዚህ ነገሮችን በማስተካከል ለምሳሌ ፔዳሉ በቀላሉ እንዲዞር የሆነ የሚቀባው ነገር ካለ መቀባት በደንብ እንዲሽከረከርላቸው ብስክሌት ሲነዱ ደግሞ የሚያደርጉት ልብስ አለ አይደለ እሱ ልብስ ደግሞ ሙቀት እንዲሰጥ ይሄን ቆይ ደግሞ ሙቀቱን እንዲቆጣጠር ተደርጎ እንዲሰራ በማድረግና በጣም ጥቅቅን የሚባሉ አቶሚክ የሆኑ ለውጦችን በማድረግ እነዛን የብስክሌት ተወዳዳሪዎቹ በሶስት አመት ውስጥ ከስልሳ አመት በኋላ የአለም ሻምፒዮን ማድረግ የኦሎምፒክ ሻምፒዮን ማድረግ የቻለ ሰው ነውና። በብስክሌት ውድድር ውስጥ በጣም ታሪካዊ ሰው ነው እና ደግሞ በጣም የሚገርመው ፓርት ምን መሰላችሁ? የዛ የብስክሌት ቡድን በዛ ውድድር ብቻ አይደለም ያቆመው በጣም ብዙ ውድድሮችን ለብዙ አመታት እያሸነፈ ቀጥሏል ማለት ነው። ስለዚህ እንግዲህ በጣም ዝቅተኛ የነበረውን የብስክሌት ውድድር የነበረውን እንግሊዝ አገር እሱ ግን በከፍተኛ ሁኔታ ጥቅቅን የሚባሉ ለውጦችን በማድረግ ትልቅ ደረጃ ደርሶታል ማለት ነው። ስለዚህ ይሄ ሰውዬ የአቶሚክ ሀቢት ጸሐፊ የሆነው ሰውዬ ነው። እንግዲህ ይሄንን ካልኩ ዘንዳ ይበቃኛል ማለት ነው። ስለ ብስክሌት የሆነ ቀን ግን ብስክሌት እየነዳሁ እንገናኛለን አመሰግናለሁ

ዘይት ዘይት እንግዲህ ብዙ አይነት የዘይት አይነቶች አሉ ከነዛ ውስጥ እንግዲህ ዘይት የሚባለው እንግዲህ የመጣልኝ የምግብ ዘይት ነው። እንግዲህ የምግብ ዘይት ኢትዮጵያ ውስጥ አሁን ላይ በጣም አስጊ የሆኑ የምግብ ዘይቶችን ነው እየምተጠቀምን ያለነው ከየት ሀገር እንደሚመጡም የማይታወቁ የዘይት አይነቶች ብዙ የጤና ችግር እክል እያደረሱ ያሉ የጤና ደረጃ ያሉ ዘይቶችን ነው እየተጠቀምን ያለነው እና በጣም በሀገር ደረጃ እየተጎዳን ያለን ህዝቦች ነን። በዛ ላይ ደግሞ የዘይት ዋጋው እንደዛም ሆኖ በጣም እየጨመረ ሰው በጣም ፍላጎቱ እየጨመረ ነው የሚሄደው እና አሁን ላይ አምስት ሌትር ዘይት ከሁለት ሺህ ብር በላይ ሆኗል ግን ህዝቡ መግዛት አላቆመም ህዝቡ ዘይት መጠቀሙን አላቆመም። ህዝቡ በጣም በሚያሳዝን ሁኔታ የዘይትን ጉዳት ሰው አላወቀውምና በጣም ብዙ በሽታ ኢትዮጵያ ውስጥ እየተከሰተ እያየን ነው። አሁን ለምሳሌ የካንሰር ህመም በጣም በዝቷል ኢትዮጵያ ውስጥም በፊት እንደዚህ ብዙ አልነበረም እና በጣም እየበዛ ነው ያለው ብዙ በሽታ። ስለዚህ እኔ አሁን ላይ ዘይት ብዙም እያስፈራኝ የመጣ ነገር ከጤና አንፃር ምንድነው ብባል ዘይት ነው የምልው ምክንያቱም እኔም ራሴ ውስጤ ጤናዬ ጥሩ አይደለምና ምናልባት ከዘይቱ ምክንያት ይሁን እንዴ ጤናዬን እያጣሁ ያለሁት ብዬ ራሴን የምጠይቅባቸው ጊዜያቶች ትንሽ የሚባሉ አይደሉም እና ዘይት በጣም በጣም መወደዱን ተውትና ለጤና አስጊ ለጤና በጣም ከባድ ነገር ውስጥ ነው ያለነው ማለት ነው። ሌላው የዘይት አይነት እንግዲህ የመኪና ዘይት አለ የፍሬን ዘይት አለ እና የሞተር ዘይት አለ እና ብዙ አይነት ዘይቶች አሉ እነሱን እንግዲህ አውቀን ነው መኪናችን ውስጥ እነዛን ዘይቶችን የምንጨምራቸው ማለት ነው። ሌላ ዘይት ደግሞ እንግዲህ እኔ የመኪና ዘይት ነው የማውቀው ከዛ ውጪ ደግሞ የወይራ ዘይት የሚባል ነገር አለ እንደውም ለጤና ጥሩ ነው የወይራ ዘይት ይሻላል መሰለኝ እንደውም የወይራ ዘይት እንደው ገዝተን መጠቀም ብንጀምር የተሻለ ይሆናል ብዬ አስባለሁና። የወይራ ዘይት እንግዲህ ይሄንን ይመስላል የወይራ ዘይት እንግዲህ አሁን ላይ አሉ በየሱቆቹ ሰውም እየገባው ነው የዘይት ነገር እየገባው ስለመጣ የወይራ ዘይትን ይመስለኛል እንግዲህ የወይራ ዘይት ሱቆች ውስጥም በድፍረት ሲወጡና ሲሸጡ እያየን ነው ያለነው ስለዚህ የወይራ ዘይትም ትልቁና ዋነኛው ለጤና አስፈላጊ የሆነ የምግብ አይነት ነው ማለት ነው። ሌላው ደግሞ ዘይት ከቅባት ጋር ይገናኛል አይደል? ብዙ ጊዜ መጽሐፍ ቅዱስ ላይ ወይ የድሮ ሰዎች ዘይት ተቀባ ፀጉርህን ይባላል የቅባት ፀጉር ናቸው ሊሆን የሚችለው ዘይት ፊትህን ተቀባ ይባላል ዘይት ራስህን አረስርስ ይባላልና ዘይት እንግዲህ ከፀጉር ቅባት ጋር የተገናኘ ነገር ሊኖረው ይችላል ማለት ነው። እንግዲህ እቺን ታክል ካልን ከመጨረሴ በፊት እንግዲህ ዘይት በአንድ ሌትር አለ በሶስት ሌትር አለ በአምስት ሌትር አለ እና ያንን ሁሉ ዘይት እንግዲህ እየገዛን አምስቱን ሌተር ዘይት በወር ነው ስምጥጥ አድርገን የምንጨርሰው ስለዚህ ዘይቱን ነው እየጠጣነው ያለነው። ዘይቱን ስንጠጣ ደግሞ ምን አይነት ጉዳት እያመጣብን እንደሆነ እያወቅን አይደለም ያለነው። ብናውቀው ራሱ ችላ እያልን ነው ያለነው እና እንደው እንደ ሀገር መጠንቀቅ ብንችል በጣም አዌርነሱ ቢሰፋ እውቀቱ ቢሰፋ ደስ ይለኛል። እና ከዘይት አለም ወጥተን እንደው ሌሎች ሲስተሞችን ብንከተል እላለሁ። እንግዲህ ስለነበረን ቆይታ እዚህ እጅግ አድርጌ አመሰግናለሁ ስለ ዘይት። እንግዲህ ብዙ ነገር አውርተናል ብዙ ነገር ተጨዋውተናል። አመሰግናለሁ

ቃለ መጠየቅ ቃለ መጠየቅ ማለት እንግዲህ አንድን ሰው ታዋቂ ሰው ሊሆን ይችላል የሆነ ነገር ያደረገ ሰው በሆነ ነገር ላይ ኤክስፐርታይዝ ያደረገን ሰውን ቃለመጠይቅ ማድረግ ማለት ነው። ለምሳሌ ቲቪ ላይ ሊሆን ይችላል ሬዲዮ ላይ ቀርቦ ያ ሰውዬ ቃለ መጠየቅ ይደረግለታል በፊት የምናውቀው ይሄንን ነበረ። አሁን ላይ ግን የተለያዩ የፖድካስት አይነቶች አሉ። ለምሳሌ የቢዝነስ ፖድካስቶች ላይ በጣም በቢዝነሱ ደረጃ የላቀ የደረሱ የሚባሉ ሰዎችን አሁን ሜሪ ፖድካስት የሚባል አለ ኢትዮጵያ ውስጥ እና እዛ ፕሮግራም ላይ ቃለ መጠየቅ ይደረግላቸዋል ከዛም ባለፈ ደግሞ ዲስከስ ያደርጋሉ ማለት ነው። እዛ ፖድካስት ላይ ተገኝተው ስለዚህ አንዱ የቃለ መጠይቅ ዘርፍ ይሄ ነው በፊት የማውቀው እንግዲህ እኔ በፊት ለኛ የምናውቀው በቴሌቪዥን በሬዲዮ ቃለ መጠየቅ ሲደረግላቸው ነበር አሁን ላይ ግን በየ ሁሉም ሰው ጋዜጠኛ ሆኗል እና በየ ፖድካስቱ ሰው እየሄደ እንግዲህ ጥያቄ እየተደረገለት እንግዲህ ጥያቄ እየመለሰ ይገኛል ማለት ነው። ሌላው እንግዲህ ምንድነው? ቃለመጠየቅ ማለት ኢንተርቪውም ሊሆን ይችላል ኢንተርቪው ላይ አሁን ለምሳሌ ለስራ የሆነ ቦታ አመልክተን ለዛ ላመለከትነው ቦታ ሪቪው ጨርሰን ዶክመንታችን ታይቶ የምናልፍ ከሆነ ለቃለ መጠየቅ እንጠራለን ወይ ለኢንተርቪው እንጠራለን ማለት ነው። ከዛ በዛ ሰዓት እንግዲህ ቃለመጠይቁ ስለራሳችን ይጠይቀናል ከዛም በኋላ ስለ ስራው አካባቢ ስለ ድርጅቱ ሊሆን ይችላል በፊት ስለነበርንበት ኤክስፒሪያንስ ሊሆን ይችላል እዛው አካባቢ ስለነበሩ ስራዎች ስኪሎች ቃለመጠየቅ ይደረግልናል ማለት ነው። ስለዚህ ያንን የመሰለ ቃለ መጠየቅ እናደርጋለን ማለት ነው። ስለዚህ ቃለ መጠየቃችንን ስንጨርስ እንግዲህ በጊዜያቶች ውስጥ ካለፍን ኢሜል ይደረግልናል ወይ ይደወልልናል ካላለፍን ደግሞ ዝም እንባላለን ማለት ነው። እንግዲህ ይሄንን ይመስላል ሌላው ደግሞ እንግዲህ ለቃለ መጠየቅ ስናስብ አሁን ላይ በቃ ደስ የሚለኝ የፖድካስት አይነት ነው። አሁን እነ ማንያዘዋል አካባቢ እነ ሮዳስ ዶክተር ሮዳስ አካባቢ ያሉ የቃለ መጠይቅ ሂደቶች ደስ ይላሉ አንድ ሰው የተሰማውን ስሜት ይናገራል ከዛ በኋላ በዛ ዙሪያ ላይ ጥያቄና መልስ ሳይሆን የሚሆነው ያንን ነገር ውይይት ነው የሚሆነው ፖድካስት ሲሆን ደስ የሚለኝ ቃለ መጠይቅ አሁን ላይ ደስ የሚል አይነት የውይይት እንቅስቃሴዎች እየተካሄዱ ነውና። በዛ መጠን እንግዲህ ራሳቸውን ሰዎች ሲገልጹ ከራሳቸው አልፈው አምላካቸውን ለመግለጽ ሲሞክሩ አምላክ ምን እንደሚያደርግ ሲናገሩ ስታይ ደስ ይልሃል በቃ ስለዚህ እዛ ፕሮግራም ላይ ቀርበህ የምታውቀውን ነገር ስትሰጥ ወይ ደግሞ አንድ የምትወደው ሰው ቀርቦ የሚያውቀውን ነገር ሲሰጥ እንግዲህ መስማትን የመሰለ ነገር የለም። አንድ የማልረሳው ማንያዘዋል ላይ መጥቶ ስለ ቅድስት አርሴማ ጆሮ የተናገረው ሰውዬ እስካሁን ከእምሮዬ አልጠፋም እና እንደዚህ የማትረሷቸውን ሰዎች በጣም ዋው የምትሏቸውን ሰዎች እዛ ቃለመጠየቅ ላይ ልናገኝም እንችላለን ማለት ነው። እንግዲህ ቀላል አይደለም ቃለመጠየቅ መደረግ ማድረግም ችሎታ ይጠይቃል። በዛሬ ደግሞ ረዘም ላለ ሰዓት አብሮ መቅመጥንም አብሮ ማሳለፍንም ይጠይቃል ልምድም ይጠይቃል። ቃለመጠየቁን ማቅረብ ማድረግ እንዲሁም ደግሞ ቃለ መጠየቁን የምንጠየቀውን ጥያቄ ራስን መግለጽ መቻልም ራሱ የራሱ የሆነ አርቲስቲክ የሆነ ነገር አለው። እና እንግዲህ ያው ያንን ለማለት የምችለው ቃለመጠየቅ ሌላው ቤቲ የምትባል አንድ ሴትዮ ነበረች አርትስ ቲቪ ላይ ቃለመጠየቅ የምትጠይቅ በጣም ትልልቅ የሚባሉ ባለስልጣኖችን እየጠራች እና እሷ የምትጠይቅበት መንገድ በጣም ይገርመኝ ነበር። በጣም ሰዎች ቢሰድቧትም ቢቃወሟትም ግን በጣም እውቀቱ እንዳላት ታስታውቅ ነበር እና አሁን ላይ ግን አይ ዶንትኖ የት እንዳለች እንግዲህ ስለ ቃለ መጠየቅ እችን ታክል ማብራሪያ ከሰጠሁክ ወይ ከሰጠሁሽ ይበቃል። እጅግ አድርጌ አመሰግናለሁ ሌላ ጥያቄ ካለ ምንጠቅል ይሆናል ማለት ነው። አመሰግናለሁ

እድለኛ ማለት እንግዲህ አንድን ነገር በእድል ማሳካት መቻል ማለት ነው። አንዳንድ ሰዎች በብዙ ነገሮች እድለኛ ናቸው። ብዙ ነገሮች በእድል ይሳካላቸዋል። እንደኔ አይነቱ ደግሞ እድል የሚባል ነገር እኔ እኔ በህይወቴ እኔ እድል የሚባለው ነገር ገጥሞኝ አያውቅም። እንደውም ብዙ የምለፋበት የምሰራበት ነገር ሳይሳካልኝ ነው የማውቀው እንኳን እድል አግኝቼ ሊሳካልኝ ማለት ነው። ስለዚህ እኔ እድለኛ አይደለሁም። ከዛ ባለፈ ደግሞ በጣም እድለኛ ሰዎች የሆነች ነገር ከሞከሩ በጣም በሚገርም ሁኔታ እድላቸው በጣም ይገርማል እስኪባል ድረስ እድለኛ የሆኑ ሰዎች አሉ ማለት ነው። እንግዲህ ሎተሪ በተደጋጋሚ በእድል ያሸነፉ ሰዎች አሉ። በአለምም እዚህ ኢትዮጵያ ውስጥም በጣም በተደጋጋሚ ያሸነፉ ሰዎች አሉ ስፔሻሊ ውጭ ሀገር። እንግዲህ ምን ያህል እድለኛ እንደሆኑ ማየት ይቻላል። አንዳንድ ሰዎች በቃ በእድል በጣም የሚገራርም ስራ ያገኛሉ። ራሳቸውንም ይቀይራሉ ማለት ነው መልካም ስራ ያገኛሉ ትዳር ያገኛሉ። እነዚህ ነገሮች ሁላ እንግዲህ የሚሆኑት ፈጣሪ ሲፈቅድና እድላችን ሲገጥም ነው ማለት ነው። እንግዲህ እድል የሚባለው ነገር እንግዲህ በጣም ብዙ ተግዳሮቶችም አሉት። በጣም ብዙ ሁኔታዎችም አሉት ማለት ነው። እንግዲህ እድል ተግዳሮቶቹ ምንድን ናቸው? አሁን ለምሳሌ የሆነ በሎተሪ አንድ ሰው ቢያሸንፍና እጣ ቢወጣለት እንግዲህ ከዛ ከሎተሪው ቤት ጀምሮ ብዙ ተግዳሮቶች ነው የሚገጥሙት። ብሩን እንዲያካፍል ኦፍ ኮርስ ማካፈል ግዴታው ነው ማካፈልም አለበት። ግን ደግሞ በጣም ብዙ ጫናዎች ይደርሱበታል ማለት ነው። ከዛ ጀምሮ ቤተሰብ ዘመድ አዝማዱ ብሩን መካፈል ይፈልጋል ብር እንዲሰጣቸው ይፈልጋሉ። እሱ ነገር ያ እድለኛ የሆነውን ሰው ሊያሳብደው ሁላ ይችላልና። አንዱ ተግዳሮት እንግዲህ ይሄ ነው። ሌላው ደግሞ እድለኛ ስንሆን ብዙ ነገሮችን ቀለል አድርገን እንሰራለን ማለት ነው። ቀለል አድርገን የሰራናቸው ነገሮች ደግሞ ይቀኑናል ማለት ነው። ስለዚህ እድል በእንደዚህ አይነት መንገድ ነው የሚመራው። አንድ ሎተሪ የደረሰው ሰው አርባ ምንጭ እንግዲህ አምስት ሎተሪዎችን ይቆርጣል የአስር ሚሊየኑ ብር ጊዜ ነው መሰለኝ። ከዛ አምስቱ ሎተሪዎችን ሊቆርጥ ወርቶ እንግዲህ የት እንዳስቀመጠውም አያውቅም። ሎተሪውን ከዛ በኋላ የእድል ቁጥሩ ሲወጣ የእሱ እንደሆነ ይረዳል እንዴት እንደያዘው ሁላ የሎተሪውን ቁጥር አላውቅም። ከዛ በኋላ እንግዲህ አፈላልጎ አግኝቶ የእድሉን አስር ሚሊየን ብር የተሸለመበትን ሎተሪ አውጥቷል ማለት ነው። ሌላ አርቲስት ሎተሪ ያሸነፈች አስታውሳለሁ ሀረገወይን አሰፋ የምትባል ኢትዮጵያ ውስጥ እሷ ማሸነፏን አስታውሳለሁ። ብቻ አሉ ብዙ እድለኞች እያየን ነው ያለነው ሎተሪ በማሸነፍ ህይወታቸው እየተቀየረ እየተቀየረ እያበበ እያበበ እያደጉ የሚመጡ ብዙ ሰዎችን እናያለን። እንግዲህ ስለ እድለኛ እና ስለ እድል ይሄንን ያካክል ካልኩኝ ለምሳሌ እከሌ በጣም እድለኛ ነው ልንል እንችላለን። ምክንያቱም በጣም በነገሮችን በቀላሉ ነው የሚያከናውነው የሚፈልገው ነገር ይሳካለታል ይሄ እድለኛነት ነው። እኔ እድለኛ አይደለሁም ምክንያቱም ምንም ነገር ተሳክቶልኝ አያቅም ፈልጌ ተውትና በእድል ምንም ነገር ሆኖብኝ አያውቅም። ስለዚህ እኔ እድለኛ አይደለሁም ማለት ነው። ሌላው ደግሞ እንግዲህ በጊዜ ወይም ደግሞ ገንዘብ ሜክ እያደረጉ ያሉ ሰዎች አሁን እድለኞች ናቸው። ጄናይ ላይ እንግዲህ የዛሬ ሁለት ወር አካባቢ ጠንክረው የሰሩ ልጆች ሳይሰለቹ የሰሩ ልጆች ቢከፈለንም ባይከፈለንም እንሰራለን ያሉ ልጆች እንግዲህ እንቅልፋቸውን አጥተው ዋጋ ከፍለው የሰሩትን ስራ እግዚአብሔርን ይመስገን እግዚአብሔርም ተጨምሮበት እነሱ እድለኞች ሆነው። እስከ ዘጠኝ መቶ ዶላር የሰሩ ልጆች አሉ ምክንያቱም ኢትዮጵያ ውስጥ ከባድ ነው ይሄ። ስለዚህ እድለኛ ናቸው እግዚአብሔር ይመስገን እንኳን ተሳካላቸው። ነገር እንግዲህ መናገር ማለት እፈልጋለሁ ማለት ነው። እድለኛ የሚባለው ቃል እንግዲህ እራሱ እድል ይገልጻል ማለት ነው። ሌላው ደግሞ እድለኛ አንድ አቤ ሁሌ የሚላት ነገር አለች አንድ ሴትየው የሆነ ቃል ልትገዛ ትሄድና ልትገዛ በሄደችው እቃ ሎተሪ ገዝታበት ሎተሪው ደግሞ የአሥር ሺህ ብር ባለ ሀፍታ አድርጓት ድሮ ነው ይሄ የድሮ ታሪክ ነው። አሁን ላይ ሚሊየነር እንደሆኑ አቤ ነግሮኛል ብቻ። እድለኛም እነዚህን ይመስላሉ እድለኛ አይደለሁኝም እድል ከእኔ ጋር አይደለችም። ግን እግዚአብሔር ከእኔ ጋር ነው ተመስገን አመሰግናለሁ

እቅድ እቅድ እንግዲህ ማለት ምን ማለት ነው? ለሆነ ልንሰራ ስላሰብነው ነገ ወይንም ደግሞ ስለ ህይወታችን የምናግደው እቅድ ማለት ነው። አሁን ለምሳሌ ስለ እቅድ አሁን በደንብ እንዴት ቴል እናወራለን። እቅድ ማለት እንግዲህ ረጅም የሚታቀድ እቅድ አለ። ከአምስት አመት እስከ አስር አመት የሚፈጅ አንድ ትልቅ እቅድ አለ። ሁለተኛው እቅር ደግሞ መካከለኛ የሚባለው እስከ ሶስት አመት የሚታቀድ እቅድ አለ። ከዛ በኋላ ደግሞ ሶስተኛው የእቅድ አይነት ደግሞ አስራ ሁለት ወር አይ ሚን አስራ ሁለት ሳምንት የሚታቀድ ወይም ደግሞ ለሶስት ወር የሚታቀድ እቅድ አለ ማለት ነው። ለስድስት ወርም ለአንድ አመትም የሚያቅዱ ሰዎች አሉ ግን እነዚህን ነገሮች ከተከተልን የት እንደርሳለን የሚለውን ነገር እናያለን። አሁን ለምሳሌ ለአሥራ ሁለት ለአስራ ሁለት ወር አይ ሚን ለአስራ ሁለት ሳምንት ስናቅድ ምንድነው የምናደርገው? የራሳችንን በቃ ሁለት የሆነ ጎሎችን እናስቀምጣለን ከዛ ያንን ጎል አቺቭ ለማድረግ እቅድ እናወጣለን ማለት ነው። ለአስራ ሁለቱም ሳምንታት ከዛ በኋላ ለአሥራ ሁለትም ሳምንታት ካቀድን በኋላ ምን እናደርጋለን? እነዛን እቅዶች እንግዲህ በሳምንት በሳምንት ደግሞ የሳምንት የሳምንቶቹን ደግሞ እቅድ እናስቀምጣለን ማለት ነው። በሳምንት ስንት ሰዓት መስራት አለብኝ ያንን ለማሳካት ያንን ደግሞ የሳምንት ያቀድነውን ደግሞ ወደ ቀን አዙረነው የቀን እቅዶቻችንን ደግሞ ሁል ጊዜ ማታ ማታ በየቀኑ እቅዶቻችንን እያወጣን በቀን ተግባራዊ የምናደርገው ነገር ይኖራል ማለት ነው። ከዛ ምን ይሆናል ማለት ነው እንግዲህ ትንሽ የሚባሉ ለውጦች እየሰፉ እየሰፉ እየሰፉ ትልቅ ኢምፓክት ለመፍጠር ያግዛል ማለት ነው። እንግዲህ ይሄን መጽሐፍ ይሄንን ነገር ያገኘሁት ከወልቭ ዌክስ መጽሐፍ ነው በጣም የሚገርም መጽሐፍ ነውና ስለ እቅድ ይሄንን ነገር አውቄያለሁ ተምሬያለሁ ማለት ነው። ሌላው እንግዲህ እቅድ ኦሬዲ በደንብ ያስቀመጥነውን እቅድ እንግዲህ ተግባራዊ ለማድረግ ደግሞ ግዴታ ቅድም እንዳልኩት በየቀኑ የምንሰራቸውን ነገሮች ማቀድ ሰአቶች መመደብ አለብን። ኢቭን ያንን ሰዓት እንኳን ፌል ብናደርግ በተለያየ ምክንያት እሱን ኮምፐልሴት የሚያደርጉ ስራዎችን እቅዶችን ድጋሚ አቅደን እሱን ኮምፐንሴት የሚያደርግ ነገር መስራት ማከናወን አለብን ማለት ነው። ከዛ ሲቀጥል ደግሞ እንግዲህ እያየነው ለምሳሌ በሳምንት በሁለት ሳምንት በሶስት ሳምንት እያየነው ደግሞ መስተካከል ያለበትን ነገር እቅዳችንን እያስተካከልን ሪቫይዝድ እያደረግን የአሥራ ሁለት ሳምንቱን ከጨረስን በኋላ ውጤታችንን አይተን ደግሞ ሌላም መጠቀም ያለብን ስትራቴጂ ካለ ስትራቴጂውን ተጠቅመን እንግዲህ እቅዶቻችንን ተግባራዊ ማድረግ መቻል አለብን ማለት ነው። እንግዲህ እኔ ስለእቅድ እቺን ታክል ካልኩኝ ይበቃኛል። እንጂ ጋር አድርጌ አመሰግናለሁ

ደህና ሁን ደህና ሁን እንግዲህ ብዙ ጊዜ ስንብት ነው። ስንብት ማለት አሁን ለምሳሌ ስራ ቦታ አብረን እንውልን እንውልና ባይ ዘ ዌይ ደህና ሁን ማለት። ለወንድ ነው ደህና ሁኚ ሲባል ደግሞ ለሴት ነው ስለዚህ አሁን እዚህ ጋር የተጻፈው ደህና ሁን ስለሆነ ቻው እንደማለት ነው። አንድ ሰው የሆነ ቦታ ሊሄድ ሲል ደህና ሁኑ ደህና ሁን ብሎን ይሄዳል ምክንያቱም። አሁን ለምሳሌ የሆነ ሰው እኔ አሁን ለምሳሌ ቤት አባቴና እናቴ ነን አብረን የምንኖረው እና ወደ ስራ ምናምን ስወጣ አባቴ ደህና ሁን እለዋለሁ ማለት ነው። መልካም ቆየኝ ማለት ነው በሰላም እንገናኝ ማለት ነው በተዘዋዋሪ እና ጥሩ መልካም ጊዜ ይሁንልህ እንደማለት ነው። ስለዚህ ግን ስንብት ነው የሆነ ቦታ ስንሄድ ደህና ሁኑ ደህና ሁን ብለን ነው የምንሄደው ማለት ነው። አንድ ስለ ደህና ሁን ሳስብ አንድ በጣም በፊት ዘፈን ነው። ደህና ሁን ለወንድ ነው ደህና ሁኚ አሁን እናቴም ቢሆን ደህና ሁኚ ነው የምላት ይሄንን ነገር አስተውሉ በደንብ ደህና ሁን ማለት ለወንድ ነው ደህና ሁኚ ማለት ደግሞ ለሴት ነው። ስለዚህ አንድ ዘፈን ነበረ በጣም ልጅ ሆኜ ነው የማውቀው እና ሚስቱን እየሸኘ ነው። መሰለኝ አይ ዶንት ቲንክ ሞታ ይሁን አይደለም ወደ ሌላ ሀገር እየሄደች ነገር ነውና ምንድነው? የሚለው በቃ ደህና ሁኚ ፍቅሬ ደህና ሁኚ እያለ ነው የሚያዜመው ማለት ነው። ስለዚህ ደህና ሁኚ ማለት ቻው ደህና ሁኚ። ከዛ በሄድሽበት ሁሉ ደህና ሁኚ በሄድሽበት ሁሉ ደህና ሁኚ ፍቅሬ ይላል እና እንግዲህ ሚስቱ ፍቅረኛ ወደ ሌላ ሀገር ስትሄድበት በጣም በማዘን ደህና እንድትሆን በሄደችበት ሁሉ ሰላም እንድትሆን ደህና እንድትሆን እየነገራት ነው ያለው። እየተመኘላት ነው ያለው መልካም ምኞቱን ማለት ነው ስለዚህ እሱ ዘፈን ትዝ ብሎኝ ነው። ሌላው ደግሞ እንግዲህ አሁን ከሀገር ስንወጣ ለትምህርት ሊሆን ይችላል ራቅ ያለ ቦታ ገዳማት ስንሄድ ሊሆን ይችላል። ሰዎችን እንግዲህ ደህና ሁኑ ደህና ሁን ለወንድ ደህና ሁኑ ደህና ሁን እንላለን ለሴት ደግሞ ደህና ሁኚ እንላለን እንደ አጠቃላይ ደግሞ ሁሉንም ሰዎች ደግሞ እንግዲህ ደህና ሁኑን በሰላም ያገናኘን ሰላም ቆዩ ጤናቸውን ጠብቁ ምናምን ተባብለን እንግዲህ ቻው እንባባላለን ማለት ነው። ከዛ ደግሞ ስንገናኝ ደግሞ ድጋሚ እንዴት ናችሁ እንዴት ከረማችሁ? እሰይ ተገናኘን ምናምን እያልን ደግሞ ደስ ይለናል ማለት ነው። ስለዚህ ደህና ሁን የሚለው ቃል ያው ብዙ ሰው የሚዋደድ ሰው አይወደውም ምክንያቱም ከፍቅረኛ ጋር ከጓደኛ ጋር ከቤተሰብ ጋር መለያየት እንግዲህ በጣም ከባድ ስለሆነ ማለት ነው። ስለዚህ ደህና ሁን የሚለው ቃል የስንብት ቃል ነው። ቻው ማለት ነው። ስለዚህ ብዙ ሰው አይወደውም። ሌላው ደግሞ ደህና ሁን እንግዲህ ያው ሰው ሲሞት ሰው ይሞታል አይደለ ከዛም በኋላ ሰውን ለመቅበር ስንሄድ አልቅሰን ምናምን ሄደን እንቀርበዋለን እና ከዛ በኋላ ያው እንደማይመለስ እርግጠኛ ስንሆን እንግዲህ ደህና ሁን ከዚህ በኋላ እንግዲህ በቃ እንገናኝ ማለት ነው። ሰላም ሁኑ ሰላም ሁን እግዚአብሔር አምላክ ነፍስህን ይቀበላት እኛ ግን ቻው ከእኛ ተለየህ ብለን ያንን ሰው የምንሰናበትበት መንገድ አለ። ሌላው ደግሞ አስከሬንም ደግሞ ከሞተበት አሁን ለምሳሌ ሆስፒታል ከሞተ ወደ ቤት ይመጣና ያሃ ስክሪኑ ቤቱን ይሰናበታል ደህና ሁን ይባላል ማለት ነው። ሰው አልቅሶ ይሸኘዋል በተዘዋዋሪው ደህና ሁንም ባይል በቃ ደህና ሁን ማለት ነው የሚኖርበትን ቤት ይሰናበታል። ከዛ ቀዬውን ይሰናበትና ወደ ቀብር ይሄዳል ቀብርም ሄዶ በተክርስቲያንን ይዞራል። ያው ቤተክርስቲያኑን ደህና ሁን እያለ ነው። ከዛ እንግዲህ አብሮት የኖረው ሰው እንግዲህ ተሰብስቦ ቤተሰቡ ዘመድ አዝማዱ ያንን ሰው ደህና ሁን ብሎ ሸኝቶ ቀብሮ ይመለሳል ማለት ነው። እንግዲህ በጣም ብዙ ነገሮች አሉት ስለ ደህና ሁን ስናስብ እንግዲህ እነዚህ ነገሮች እንግዲህ አይተናል ማለት ነው። ሌላ ሀሳቦች ካሉ እንግዲህ የምንመለስ ነው የሚሆነው። ለዛሬ መልካም ጊዜ መልካም ቆይታ። ደህና ሁን ደህና ሁኚ ደህና ሁኑ ቻው ቻው ባይ

መረጃ። መረጃ እንግዲህ ማለት ምን ማለት ነው። መረጃ ነው መረጃ ማለት። አሁን ለምሳሌ የኔ መረጃ ሊሆን የሚችለው አንድን ሰው የሚገልጽ ነገር ማለት ነው። ለምሳሌ እኔ የኔ መረጃ የሚሆነው የተማርኩበት ትምህርት ነው። መታወቂያዬ ነው። ዶክመንትድ የሆኑ ነገሮች ሁላ የኔ መረጃዎች ናቸው ማለት ነው። የልደት ካርዴ ነው። እነዚህ እነዚህ ነገሮች ትራንስክሪፕቴ ነው እነዚህ እነዚህ ነገሮች ሁሉ እኔን የሚገልጹ መረጃዎች ናቸው ማለት ነው። የአንድ የአንድ ግለሰብ መረጃዎች እንግዲህ እነዚህ እነዚህ ነገሮችን ያካትታል ማለት ነው። አሁን ለምሳሌ ስለ አንድ ቤት የቤት ባለቤትነት ለማወቅ ከፈለግን መረጃዎቹን ቼክ እናደርጋለን ካርታው ላይ ያለው ስም ሌሎች መረጃዎችን ምናምን እናስተውላለን። አሁን ለምሳሌ አባቴ አሁን ስለደከመውና ብዙም መንቀሳቀስ ስለማይችል እናቴ እንግዲህ የቤቱን ሌሎች ነገሮችን ሁላ ዉክለና ወስዳ ከአባቴ እየኖርን ነው ያለነው። እና አሁን ለምሳሌ እናቴ አባቴን ወክላ ገንዘብ ልታወጣ ብትሄድ መረጃ ሲጠይቋት እንግዲህ ያንን መረጃ ታሳያለች ማለት ነው። ያንን መረጃ ታሳያችኋለች የውክላውም የዉክልናውን መረጃ ከዛ እንግዲህ እሱን ካዩ በኋላ ያንን የሚሰጧትን ነገር ይሰጧታል ማለት ነው። መረጃ የሚባለው ነገር በጣም ብዙ ነገር ነው አሁን ለምሳሌ አንድ ሰው ወንጀል ቢሰራ ወንጀል መስራቱን የሚያረጋግጥ መረጃ ይፈልጋል። ፖሊስ ሶ እሱ መረጃ አሁን ለምሳሌ ወይ ፎቶ መረጃ ሊሆን ይችላል ወይ እጅ ከፈንጅ ሊሆን ይችላል። ወይንም ደግሞ ቪዲዮ ተቀርጾ ሊሆን ይችላል አሁን አንድ ቪዲዮ እያየሁ ነበር ሪሰንትሊ እና አንድ ሶሻል ሚዲያ ላይ ወርቅ ቤት ገብተው ሁለት ወጣቶች የወርቅ ቤቱን እቃ እየዘረፉ ማለት ነው። እንግዲህ መረጃ ተይዞባቸዋል በቃ ልጆቹ ይያዛሉ ማለት ነው። ለምን? ቪዲዮአቸው አለ ሲታዩ ፊታቸው አለ ሲገቡ እቃውን ሲያወጡ ምናምን በቪዲዮ ሪከርድ ተደርጎ ተቀምጧል። ስለዚህ ልጆቹ የትም እንኳን ቢደበቁ ፖሊስ አጣርቶ መረጃው ስላለው ይይዛቸዋል ማለት ነው። እንግዲህ እንደዚህ ነው መረጃ ማለት እንግዲህ ፖሊስ የሆነ እርምጃ ለመውሰድ አሁን ለምሳሌ ሰዎችን ለማሰር የፍርድ ቤት መጥሪያ ለመስጠት ምናምን እንግዲህ መረጃ ይፈልጋል። ያንን መረጃ እስካቀረብን ድረስ ብቻ ነው ፖሊስ ሊተባበረን የሚችለው ማለት ነው። አንዳንዴ መረጃ ካለማግኘት የተነሳ እንግዲህ ፖሊስ ሊረዳን አይችልም። አሁን እኔ ብዙ ጊዜ ስልኬ ተሰርቆብኝ ሰው ወስዶብኝ ምናምን ራሱ መረጃ እስከሌለኝ ድረስ በቃ ፖሊስ አይረዳኝም ማለት ነው። እኛ ሀገር ደግሞ እንደዛ ነው። ስለዚህ መረጃ ማለት ይሄ ነው አመሰግናለሁ።

ቀይ ቀይ እንግዲህ ብዙ ጊዜ የከለር አይነት ነው የአደጋ ምልክት ነው ቀይ አደጋ ሲኖር አደጋ እንዳለ እዛ ቦታ ላይ እሚያሳየው እንግዲህ ቀይ ምልክት ነው ብዙ ጊዜ ማለት ነው። ሌላው እንግዲህ ቀይ ባንዲራዎች ላይ ምናምን ቀይ ምልክት አለ። አሁን ለምሳሌ የኢትዮጵያ ባንዲራ ላይ ቀይ ምልክት አለ ቀይ የደም ምልክት ነው ቀይ የቀይ ስር ቀይ ስር ራሱ ቀይ ከለር ነው ያለው እና እንደዚህ እንደዚህ ነገሮች አሉ። አሁን ለምሳሌ ቀይ ሌላው ለምሳሌ የትራፊክ ላይት ላይ አረንጓዴ ቢጫና ቀይ ነውና ስለዚህ ቀይ ማለት ማስጠንቀቂያ ነው መቆም ነው። ስለዚህ ቀይ ምልክትን በትራፊክ አደጋ ምክንያት አሁን ለምሳሌ ትራፊክ ላይት ላይ ሁላ እናየዋለን ማለት ነው። ሌላው እንግዲህ ቀይ ብዙ ቦታዎች ላይ የቀይ ምልክት ወይ ቀይ ቀለም ይገኛል ማለት ነው። አሁን ለምሳሌ ቀይ ቀለምን እሚወዱ ሰዎች አሉ ቀይ ልብስ ይለብሳሉ አንዳንዴ ኢቭን የቫላንታይንስ ወይም ደግሞ የፈቀረኛሞች ቀን ሲከበር ቀይ ይለበሳል ማለት ነው። እንግዲህ ቀይ ደግሞ ሌላ ቀያዮቹ ሰይጣኖች የሚባሉት የማንችስተር ዩናይትዶች ቀይ ማልያ ነው አብዝተው እሚለብሱት አርሴናል ራሱ ቀይ ማሊያ አለው ቀይ በነጭ ቢሆንም ቀይ አለው ማለት ነው። ሌሎችም በጣም ትልልቅ እሚባሉ ቡድኖች ቀይ ማልያን ይጠቀማሉ ሌላው ደግሞ የግብጽ ብሄራዊ ቡድን ከላይ ያለው ልብሱ ቀይ ነው። የቻይና ባንዲራ ቀይ ምልክት ነው የቻይና ባንዲራም ያለው ስለዚህ ቀይ እንግዲህ እነዚህ እነዚህን የመሳሰሉ ነገሮችን ይይዛል ማለት ነው። ስለዚህ ቀይ እንግዲህ ብዙ ምልክቶች አሉት ማለት ነው። ሌላ ቀይ እንግዲህ ቲማቲም ራሱ ቀይ ነው። ቀይ ምልክት ቀይ ነው ቲማቲም ራሱ አንዳንድ ደግሞ ባሶች አሉ ቀይ ባሶች አሉ እነሱም ቀይ ነው ማለት ነው። ሌላ ደግሞ ወደ ሰው ስንመጣ እንግዲህ ሰው ራሱ ጠይም ጥቁር እና ቀይ ሰው ይባላል ኢትዮጵያ ውስጥ እንግዲህ ትንሽ ቀላ ካለ ያው ቀይ ሰው ነው ይሄ ይባላል ማለት ነው። ደማችን ራሱ ቀይ አይደለ ስለዚህ ብዙ ነገራችን ቀይ ነው። ስለዚህ ያው ለምሳሌ አንዳንድ ሰዎች ሲበዛ ቀይ ጥፍር ቀለም እና ቀይ ሊፕስቲክን ይጠቀማሉ። እንግዲህ ቀይ ነገር እንግዲህ በጣም ብዙ ምልክቶች አሉት ቀይ አሁን ለምሳሌ ሌላ ደግሞ ቀይ በባህል ደረጃ የገና በዓል ወይም ደግሞ በየፈረንጆቹ ክሪስማስ ሲከብር ቀይ ነገርን ይጠቀማሉ ማለት ነው። በብዛት በቀይ ነው እሚገልጹት ላይቱ ቀይ ነው እሚለብሱት ልብስ ሹራባቸው ቀይ ነው። የገና አባት እሚባሉት ሰውዬ ቀይ ነው እሚለብሱት ሳንታ ክሮስ እሚባሉት ማለት ነው። ቀይ ነው እሚለብሱት ስለዚህ ገና ሲመጣ ሁሉ ነገር በቀይ ያሸበርቃል ቀይ ፊኛ ይኖራል ቀይ ነገሮች በጣም በብዛት ይኖራሉ ማለት ነው። ስለዚህ ቀይ እንግዲህ እነዚህ ነገሮችን ሁሉ ያካትታል የዛን ጊዜ እንግዲህ ቀይ መጋረጃ ያለው ሰው ቀይ መጋረጃ ያደርጋል። ምናምን ሌላው ደግሞ የአሜሪካ ባንዲራ ላይ ራሱ ነጭ በቀይ ስትራይፕ ነውና ቀይ ያለበት ማለት ነው። ሌሎችም ባንዲራዎች ላይ ለምሳሌ የኢትዮጵያ ብሄራዊ ቡድን ራሱ ጋምቤላው ቀይ ነው ብዙ ጊዜ አረንጓዴ ያደርጋል ከላይ ቢጫ ቁምጣ ያደርጋል ከዛ ደግሞ ቀይ ጋምባሌ ነው እሚያደርገው እና። እሱ አለ ሌላው ደግሞ ቀይ ሌላ ማነው እሚጠቀመው በጣም ብዙ የአፍሪካ ሀገራት ኢትዮጵያ በቀኝ ግዛት ስላልተያዘች እንግዲህ እሷን በመከተል ነው ራሳቸውን ነፃ ለማውጣት የሞከሩት ማለት ነው። በኢትዮጵያ እገዛ ስለዚህ ድላቸውን ካገኙ በኋላ ባንዲራቸውን የኢትዮጵያ ብሄራዊ ቡድን የኢትዮጵያ የኢትዮጵያ ሀገር አረንጓዴ ቢጫ ቀይ ባንዲራ ነው ያላት የእሱን ግልባጭ ነው እሚያደርጉት ብዙ ጊዜ ማለት ነው። አሁን ለምሳሌ የካሜሮን ቀይ ቢጭ አረንጓዴ ነው የሴኔጋልም ብናይ የሌሎች በጣም አብዛኛው ሀገራት የኢትዮጵያ ብሄራዊ ቡድንን ባንዲራ የጋና አሁን ለምሳሌ አለ እነዚህ ሁሉ ባንዲራዎች እንግዲህ የኢትዮጵያን ባንዲራ በተገላቢጦሽ አድርገው ነው እሚጠቀሙት። አመሰግናለሁ

የተጠቃሚ ስም የተጠቃሚ ስም ማለት እንግዲህ አንድ ሰው አንድ ሰው የሆነ አገልግሎት የሚያገኝ ከሆነ ያንን አገልግሎት ለማግኘት የተመዘገበበት ስም እንደማለት ነው የተጠቃሚ ስም ማለት ማለት ነው። አሁን ለምሳሌ የፔይመንት ሲስተም ቢኖር እዛ የፔይመንት ሲስተም ላይ ስሜን ባስመዘግብ ያ የኔ የተጠቃሚ ስሜ ነው ማለት ነው ሰርቪስ የሚያገኝበት ስሜ ነው ማለት ነው። መታወቂያም ቢሆን የመታወቂያ ስሜ የተጠቃሚ ስም ነውና ያንን አገልግሎት የማገኘው በዛ ስም ምክንያት ነው ማለት ነው ያ ስም የተጠቃሚ ስም ይባላል ማለት ነው። እንግዲህ የተጠቃሚ ስም የሚባለው ለመታወቂያ ሊሆን ይችላል ለድርጅት ሊሆን ይችላል ለኤንጂኦዎች ሊሆን ይችላል ለተለያዩ ጉዳዮች የምንጠቀምበት የተጠቃሚ ስም የሚባለው ማለት ነው እዛ እንግዲህ መታወቂያው ላይ ሊሆን ይችላል። ወይንም ደግሞ እዛ ፎርም የተሞላበት ፎርም ላይ የተጻፈው ስም ማለት ነው አሁን ለምሳሌ የሆነ ሰርቪስ ላይ እኛ ስማችንን ብናስመዘግብ ያ ስም የኛ የተጠቃሚ ስም ነው ማለት ነው። እንግዲህ የተጠቃሚ ስም ማለት ይሄንን ይመስላል አመሰግናለሁ

ዝናብ ዝናብ እንግዲህ ማለት በቃ ክረምት ጊዜ የሚዘንብ ማለት ነው። በዝናብ ጊዜ እኔ ቤት የምሆን ከሆነ በቃ ደስ ብሎኝ ነው። ዝናቡን ማሳለፈው በደንብ ደግሞ በጣም ሀይለኛ ዝናብ የሚዘንብ ከሆነ። እንቅልፍ ይወስደኛል ብዙ ጊዜ ማታ ከሆነ ማለት ነው። ትንሽ የሚረብሸኝ ይሄ መብረቅ ምናምን ካለ እሱንም ሀይለኛ ከሆነ ነው የምሰማው እንጂ ብዙም የመስማት አጋጣሚ የለኝም። በቃ ጸጥ ብዬ ነው ለጥ የምለው ብዙ ጊዜ ውጭ ከሆንኩኝ ግን በጣም እቸገራለሁ ለምን እንደሆነ አላውቅም። አሁን ለምሳሌ ሀይለኛ ዝናብ ከዘነበ በቃ ውስጭ ብሆን ቤት እስከምገባ ድረስ ነው ቤቴ የሚናፍቀኝ በቃ በጣም ቤቴ ይናፍቀኛል። እውነት ምክንያቱም ውጪ ሆኜ አንደኛ የምቀመጥበት ቦታ ወይ መጠለያ ልቸገር እችላለሁ ዝናብ ሊደበድበኝ ይችላል። ወይም ደግሞ ካፌ ምናምንም ከሆነ ትንሽ ድልድድል ማለት ስወጣ ያለው ነገር ምናምን ስለሚደብረኝ ሞስትሊ ቤቴ ሆኜ ዝናብ ቢዘንብ እምመረጥ አይነት ሰው ነኝ ማለት ነው። ስለአጋጣሚው ስናወራ ደግሞ በዝናብ በጣም ብዙ አጋጣሚዎች ነው ያሉኝ የመጀመሪያው አጋጣሚ እንግዲህ በጣም የሚገርም የሚገርም የሚገርም አጋጣሚ ነው ያለኝ። የመጀመሪያ አጋጣሚ እንግዲህ ያው አንዴ ከጓደኛዬ ጋር በጣም ጭንቀት ውስጥ ሆና የሷን ችግር ለመካፈል አብሬያት ሄድኩኝ እና ከዛ በኋላ ምን ተፈጠረ መሰለህ? ጓደኛዬ በጣም ጭንቀት ነበረች አንድ ፕሮፖዛል ምንድነው የስራ የስራ ሳይሆን የትምህርት ማጠቃለያ ፕሮጀክት ነበረባት እና እሱን አልሰራችም። ሶ በቃ የሆነ ሰዓት ላይ እንደማበድ አደረጋትና ከዛ እሷን ተከትዬ ቆሜ ተግባር ዕድ ትምህርት ቤት ጋር ቆሜ በቃ ያ ሁላ ዶፍ ዝናብ ላያችን ላይ ነው ያለቀው። ከዛ በኋላ እንደውም ቤት ገብቼ ምናምን የታመንኩትን አልረሳውም። እና ለሰዎች ለጓደኞቼ ስል እንግዲህ እኔ ብዙ ነገር ሰፈር አድርጌያለሁ ማለት ነው በጣም ብዙ ጊዜ ሰፈር አድርጌያለሁ። ሌላ ደግሞ ያው ዝናብ ሲሆን አንዴ ልጅ ሆኜ ነው አልረሳውም የክርስትና እናቴ እህት ወተት አምጪ ብላኝ በጣም ዝናብ እየቀጠቀጠኝ እያለቀስኩኝ የሄድኩበትን ጊዜ አልረሳውም። በዛም የልጅነት አይደል በስማም በጣም ትራማታይዝ ተደርጌያለሁ በእነሱ እና ብቻ እነዚህ እነዚህን ነገሮች እንግዲህ በዝናብ አሳልፌያለሁ ማለት ነው። ያው ዝናብ ሲሆን ቤታችንን በደንብ ያላለቀ ቤት ስለሆነ ትንሽ ይረብሸናል። ግን እግዚአብሔር ይመስገን አለን እስካሁን ያው አንዳንድ ሰው ዝናብ ሲሆን ደስ ይለዋል አንዳንድ ሰው ዝናብ ሲሆን ይከፋዋል አንዳንድ ሰው ዝናብ ሲሆን ፊልም እንትን ፊልም እንኳን ባይሆን ኤርፎን ላይ ሙዚቃ ምናምን እያዳመጠ መተኛት ወይ መዝናናት ይወዳል እንግዲህ የተለያየ አይነት አንድምታ አለው ማለት ነው። በዝናብ ብዙ ነገሮች አሉት እንግዲህ ዝናብ ማለት ነው ያው ብዙ ትውስታዎች አለ ከልጅነት ልጅ ሆኜ እናቴ ነበረች ዝናብ ሲኖር ትምህርት ቤት መጥታ የምትወስደኝ እና አልረሳውም። በቃ ከትምህርት ቤት መጥታ አስጠርታኝ ምናምን ይዛኝ ትሄድ ነበር እና በጣም እናት ስትሆን ይኸው ጠርታ ከትምህር ቤት ድረስ ይዛ ትሄዳለች እናት ካልሆነች ያልወለደች ካልሆነች ደግሞ ስላንተ ግድ የላትም ማለት ነው። ያው እነዚህን ነገሮች እንግዲህ እያየሁ ነው ያለሁት። ሌላ ስለ ዝናብ ምን ትዝ የሚለኝ ነገር አለ? አሁን ላይ አሜሪካ በጣም ጎርፍ ሀይለኛ ዝናብ እየዘነበ ነው ያለው እና እንግዲህ እግዚአብሔር ከአደጋ ህዝቡን ይጠብቅ ሌሎችም አካባቢ ሀይለኛ ዝናብ እየዘነበባችሁ ያለ አካባቢዎች እንግዲህ እግዚአብሔር አምዳች ይጠብቃችሁ እላለሁ። እግዚአብሔር ከእናንተ ጋራ ይሁን እላለሁ። መድኃኒዓለም ከእናንተ ጋር ይሁን። ከዚህ አስከፊ አደጋ ይሰውራችሁ አሜን። መልካም ጊዜ አመሰግናለሁ

ከሰአት ከሰአት እንግዲህ ማለት ከምሳ ሰዓት በኋላ ያለው ጊዜ ከሰአት ይባላል። እንግዲህ ብዙ ጊዜ ከበድ ያሉ ስራዎችን ለመስራት ከሰአት እቸገራለሁ። እኔ እንደ ግለሰብ ምክንያቱም አንደኛ ምሳዬን እበላለሁ ከዛ በኋላ ድክምክም ይለኛል ፀሀይ ይሆናል ምናምን ስለዚህ ብዙ ጊዜ ስራዬን መስራት የምፈልገው ጠዋት ነው። ከሰአት አንዳንድ ትሬኒጎችን መውሰድ አንዳንድ ያን ያህል የኔን እንትን ፎከስ ማድረግ የማይጠይቁ ስራዎች ላይ ጊዜዬን እዛ ላይ አደርጋለሁ ማለት ነው። እንጂ ከሰአት ሙሉ ጊዜ ከበድ ያሉ ስራዎችን ለመስራት አልሞክርም አይሳካልኝምም። ስለሚደክመኝ ከሰአት ብዙ ጊዜ ስራ አልሰራም። ሌላው እንግዲህ ስለ ከሰአት ሳስብ በፊት የፈረቃ ተማሪ እየነበርን ዘጠነኛ ክፍል እና አስረኛ ክፍል እያለሁ ከሰአት ፈረቃ ሲሆን በጣም አስቀያሚ ነበረ። ምክንያቱም ስንሄድ በፀሀይ ነው የምንሄደው ምናምን ያስጠላ ነበር። ብቻ አምስት ሰዓት አካባቢ ነበር ከቤት የምንወጣው ቀኑን ሙሉ በሉት ያው ባስ እንጠብቃለን ከዛ በኋላ ባሷ ስትመጣ ነበር የምንሄደው እና በቃ ደባሪ ነበረ። ጠዋት ሲሆን ግን በቃ ደስ ይላል በጠዋት ተነስተን ጠዋት ትምህርታችንን እንጨርሳለን ከዛ በኋላ ከሰአት ወደ ቤታችን እንመጣለን ማለት ነው። እንጂ የፈረቃ ተማሪ እያለሁ የከሰአትንም ትምህርት አልወደውም ስራ ላይም ሆኜ ብዙ የሚደብረኝ ከሰአት ነው። እና ብዙ ጊዜ እንደው በተቻለ መጠን ስራዎች ምናምን ካሉኝ ከጠዋት ለማድረግ እሞክራለሁ ከሰአት በቃ ዝምብሎ ለማውራት ለመሳቅ አንዳንድ ትሬኒንጎችን ለማድረግ ፊልም ለማየት ምናምን ነው የምትጠቀምበት እንጂ። ብዙ ጊዜ የኔን መገኘት የሚፈልጉ ስራዎችን ለመስራት ምናምን ከሰአት ላይ አልሰራም እንደዚህ አይነት ነገር። አንዳንድ ሰዎች በጣም ይገርመኛል በቃ ከሰአት በዛ በጠራራ ፀሀይ በቃ ከባባድ የሆነ ስራ ምናምን ሲሰሩ ሳያቸው ይገርመኛል። ምን አይነት መታደል ነው ጠንካራዎች ናቸው ምናምን እላለሁ። አንዳንዶች ደግሞ በስራ ሁኔታ እንግዲህ ያው የቀን ስራ ምናምን የሚሰሩ ሰዎች ጠዋትም ከሰአትም እንግዲህ አድምተው ይሰራሉ ማለት ነው። እንግዲህ እነዚህ እነዚህን ስመለከት ይገርመኛል እኔ ያን ያህል ጎበዝ አይደለሁኝም ጠንካራም አይደለሁኝም። ግን ከሰአት እንግዲህ የሚሰሩ ስራዎችን ደግሞ አንዳንድ ሰዎች በዚህ መጠን ሲሰሩ ሳይ እደነቃለሁ ማለት ነው። ሌላው ነገር በፊት የፈረቃ ተማሪ የነበረን ጊዜ ከሰአት አስታውሳለሁና እነአብነት ምናምን የሚባሉ ጓደኞች ነበሩኝ። ከእነሱ ጋር ነበር የሚሄደው የከሰአት ተማሪ እያለሁ ማለት ነው ከዛ በኋላ እነሱ እንጠብቃቸዋለን አስፋልት ነበር የምንገናኘው በቃ አስፋልት ተገናኝተን አብረን ሁላችንም ተሰብስበን ነበር የምንሄደው። ከዛ በኋላ ማታ ነበር የምንወጣው የከሰአት ተማሪ ከነበርን አስራ አንድ ሰዓት አስር ሰዓት ላይ ወደ ቤታችን እንለቀቃለን ማለት ነው እንደዛ ነበር የምናደርገው። ከዛ በኋላ ደግሞ ተማሪ ሆኜም አንዳንድ ክላሶች ነበሩ ከሰአት የምውሰዳቸው ክላሶች አሁን ኮሌጅ እያለሁ ምናምን ብዙም ኢንተርቴን አላደረግባቸውም። ጠዋት ሲሆን ይሻለኛል ግን ያው ግዴታ ስለሆነ ምናምን ክፍል ውስጥም ስለሆነ ገብተን ተምረን ጊዜያችንን ገድለን እንወጣ ነበረ ማለት ነው። የኔ የማልረሰው አንድ አስተማሪ ነበረችኝ ማትስ ስማሪ ኮሌጅ እያለሁ ማለት ነው በጣም ነበር የምወዳት ማለት ደስ ትለኝ የነበረ። ከዛ እሷ ከሰአት አንድ ጊዜ ከሰአት የምትገባበት ክላስ ነበረ ከሰአት ሆኖ ሶስት ፔሬድ ነው አንድ ላይ የነበራት እና በስማም በጣም ከባድ ጊዜ ነበረ ከእሷ ጋር እንደውም አንዴ በቃ ሄዱ ውጡ አንብቡ ምናምን ብላ የለቀቀችን ጊዜ ነበረ። እንግዲህ ከሰአት ስለ ከሰአት ይሄንን ሁላ አልኩኝ እንግዲህ እጅግ አድርጌ አመሰግናለሁ

ደስተኛ ደስተኛ ማለት እንግዲህ በቃ በህይወቱ በቃ ደስተኛ ማለት ነው። ባለው ነገር ደስተኛ አንዳንዴ በቃ ደስተኛ እሆናለሁ። የኔ ደስታ የሚመጣው ቤቴ ሰላም ሲሆን ቤቴ ውስጥ የሚያስፈልጉኝ ነገር ሲኖሩ ቤቴን ማሟላት ስችል እንዲሁም ደግሞ በቃ ጠዋት ቀኔን ማሳመር ስችል ደስተኛ እሆናለሁ። አሁን ለምሳሌ አንድ አንድ አንዴ ጠዋት ቤተክርስቲያን ሄድና ከዛ በኋላ ከቤተክርስቲያን ስመጣ ትልልቅ የሚባሉ ስራዎቼን እሰራለሁ። ከዛ በኋላ ያሉትን ስራዎች ስሰራ ሁሌ ደስተኛ እሆናለሁ ማለት ነው። እንግዲህ ደስተኛ የምሆንባቸው ብዙ በጣም ብዙ የሚሆንባቸው ጊዜያቶች አሉ። እንግዲህ ከውስጥ ወደ ውጭ መኖር ስንችል ደግሞ ደስተኝነታችን ኮንቲኒየስሊ የደስተኛ መሆን እንችላለን ማለት ነው። ከውስጥ ወደ ውጪ መኖር ስንችል አለበለዛ ግን ያው ትንንሽ ነገሮችን የምናሳድግ ከሆነ ማቴሪያል ስቲክ የምንሆን ከሆነ ይሄ ነገር ተሳካ ይሄ ነገር ፌል አደረገ የምንልና የምንጨነቅ ከሆነ ደስተኛ አንሆንም ማለት ነው። ስለዚህ ስለ ደስተኛነት እንግዲህ ብዙ ማለት ይቻላል። አሁን ለምሳሌ አንዳንድ ሰው ደስታ የሚመስለው ገንዘብ ማግኘት በምድር ላይ ስኬታማ መሆን በጣም ብዙ ገንዘብ ማግኘት ይመስለዋል። አንዳንዶቻችን ደግሞ እኔ ልጅ ሆኜ ምን ይመስለኝ ነበር መሰለህ? በቃ እዚህ አለም ላይ በጣም ደስተኛ መሆንም የሚመስለኝ ጓደኛ ይዤ ፍቅረኛ ይዤ ትዳር ይዤ ስኖር ምናምን ነበር የሚመስለኝ በርግጥ አሁንም ጓደኛ አልያዝኩም ትዳርም አልያዝኩኝም። ግን ደግሞ እሱ እንዳልሆነ ገባኝ። የሆነ ሰዓት ላይ እሱ እንዳልሆነ ገባኝ። ደስተኝነት እሱ እንዳልሆነ ትዳር እንዳልሆነ ከሰው ጋር ሪሌሽንሺፕ ውስጥ መኖር እንዳልሆነ ደስተኛነት። በደንብ ገባኝ ማለት ነው ያ ቆቶም ቢሆን ገባኝ። ከዛ በኋላ ነገሮችን እያስተካከልኩ መጣሁኝ ማለት ነው። እንግዲህ ያው በተቻለ መጠን በዚህ ምድር ላይ ስንሆን ስንኖር ደስተኛ ሆነን ሰዎችን ደስተኛ አድርገናቸው። ቤተሰቦቻችንን ደስተኛ አድርገናቸው በዙሪያችን ያሉ ሰዎች የኛ ደስታ ተጋብቶባቸው። በየመንገዳችን ስንሄድ እኛን ያገኙን ሰዎች ሁላ እየመረቁን በጣም ፈገግ አስብለናቸው መኖር ብንችል እግዚአብሔርም ደስተኛ ይሆናል። እኛም ደስተኛ እንሆናለን ማለት ነው። ምክንያቱም እኔ እዚህ ምድር ላይ የተፈጠርኩት አንድ ሰው ለማገዝ ነው። እንድንተጋገዝ ነው ብቻ በአጠቃላይ ተፈጠርነው ስለዚህ። እሱን ነገር ደግሞ ማድረግ የማንችል ከሆነ ማንተጋገዝ ከሆነ ደግሞ እግዚአብሔር ይከፋብናል ለምን? ተጋግዘን ነው ማደግ ያለብን። ተጋግዘን ነው አንዳችን አንዳችን የወደቅነውን አንዳችን አንዳችንን እየያዝን ነው። ማለፍ ያለብን ይሄንን ከባድ ጊዜ አለበለዛ በጣም ከባድ ነው የሚሆነው። አለበለዛ እንዴት? መድረስ የምንፈልግበት ቦታ እንደርሳለን። አለበለዛ በጣም ከባድ ነው የሚሆነው እና ካልተጋገዝን ካልተሸከመን የአንዳችንን አንዳችን ችግራችንን ካልተፈታታን ከባድ ነው የሚሆነው። እኔ እንግዲህ እንደዛ ይመስለኛል ስለዚህ ደስተኛ የምንሆነው የአንድ ሰውን ችግር መፍታት ስንችል ነው። ደስተኛ የምንሆነው አንድ የታመመን ሰውን መጠየቅ ስንችል ነው። ችግሩን መስማት ስንችል ነው ሶልቭ ማድረግ ስንችል ነው። ደስተኛ ምን ሆነው በቃ እኔ አንዳችን ለአንዳችን ለመረዳዳት ነው የተፈጠርነው ብዬ ነው የማስበው። እና የደስታ ምንጭ ብዬ የማስበው እሱን ነው። እግዚአብሔር አምላክ ደግሞ በቃ ቀለል አድጌ ኖሮን እንደዚህ እንድኖር ይፍቀድልኝ እላለሁ። አሜን። አንዳንድ ሰዎች ቅድም ጀምሬው ነበር እና አንዳንድ ሰዎች በጣም ደስተኛ ይሁኑ ይመስለናል። ማቴሪያሊስቲክ ስለሆኑ ገንዘብ ስላላቸው ሚሊየነር ስለሆኑ ምናምን ግን እንቅልፍ የላቸውም። ሁሌ ወር እያደረጉ ነው የሚኖሩት ሁሌ የተጨነቁ ነው የሚኖሩት። ሁሌ ከባድ ነገር እያሳለፉ ነው የሚኖሩት። ምክንያቱም ደግሞ በቃ ደስተኛ ይሁኑ ይመስላቸዋል ግን ደስታ አጠገባቸው የለም። ደስተኛ ይሁን ይመስላቸዋል ግን ማሸነፍ አልቻሉም። ማለፍ አልቻሉም። ከዛ ጭንቀት መገላገል አልቻሉም እኛ ደግሞ ደስተኛ የምንሆን የሚመስለን ያንን እነሱ ያላቸውን ገንዘብ እነሱ ያላቸውን ዝና እነሱ ያላቸውን ሀብት ስናገኝ ይመስጠናል። ሶ አሁን ላይ የተረዳሁት ምንድነው? ደስታ እሱ አይደለም። ደስታ ውጫዊ ስኬት አይደለም። ደስታ ውስጣዊ ነው። ደስታ ከፈጣሪ ጋር መገናኘት ነው። ደስተኛነት። ደስተኝነት አንዳችን አንዳችን አብረን መተዛዘን ነው። ደስተኛ መሆን አንዱ ሲያልፍለት አንዳችን ደስተኛ ስንሆን ነው። እጅግ አድርጌ አመሰግናለሁ ደስተኛ ኑሮ እንድንኖር ደግሞ እመኛለሁ።

አዘምን አዘምን ማለት አድስ ማለት ነው ወደ አዲስነት ቀይር ማለት ነው። አሁን ለምሳሌ ስልክ ይኖረኛል። ወይንም ደግሞ ላፕቶፕ ይኖረኛል አይደለ ላፕቶፔ የሆነ ጊዜ ከተጠቀምኩት በኋላ ኢንተርኔት ሰክቼ ከኢንተርኔት ኮኔክት አድርጌ ስለምጠቀም እንዳዘምነው ያመጣልኛል ማለት ነው። ማዘመኛውን ከዛ አዘምነዋለሁ አፕዴት አደርገዋለሁ ማለት ነው። እንግዲህ ማዘመን ማለት እንግዲህ ወደ አዲስ ፊውቸር መቀየር እንደማለት ነው። ስልኬንም አሁን እንደዉም ቅርብ ጊዜ ነው ያዘመንኳት። ቆንጆ የሚያምር ፊዉቸር አለው ይሄኛው ደግሞ የኖቲፊኬሽኖቹን ቦታዎች ምናምን ደስ ይላሉ ያሉት ነገሮች እና ቆንጆ እስካሁን ካየኋቸው የአንድሮይድ እንትኖች መዘመኖች ወይ በጣም ዘ ሌተስት ዋን በጣም ፊውቸሩ የሚያምር ያለው ዲዛይኑ የሚያምር ኤቭሪቲንግ የሚያምር ነገር ነው ፎንቱ ራሱ የሚያምር ነውና። ሶ አዲሱን ያዘመንኩት አሁን የመጨረሻውን ያዘመንኩት አሁን እየተጠቀምኩ ያለሁት በመጨረሻው ነው። እና በጣም ነው የሚያምረው ደስ ይላል የመጨረሻ እንግዲህ ማዘመን ማለት ይሄ ነው። ሌላው ደግሞ በጣም ብዙ የምንጠቀምባቸው አፕሊኬሽኖች አሉን አይደለ እነዛን አፕሊኬሽኖች እንግዲህ በየጊዜው ማዘመን አለብን። ስናዘምናቸው ነው አዲስ ፊውቸር የምናገኘው ሁሌም ስናዘምናቸው አዳዲስ ነገሮችን እናገኝባቸዋለን ማለት ነው። ስለዚህ ማዘመኑ የሚጠቅመው እኛኑ ነው ማለት ነው። እነሱን ብቻ ሳይሆን እኛንም ይጠቅማል ቶሎ ቶሎ ያለውን ነገር አፕዴት ለማድረግ በፍጥነትም አፕሊኬሽኖቹን ለመጠቀም ያስችለኛል ማለት ነው። እንግዲህ አሁን ላይ አንድሮይዴን በደንብ አዘምኛለሁ የስልኬን ማለት ነው አዘምኛለሁ አፕሊኬሽኖቹንም እንዲ ካዘመንኳቸው የተወሰነ ቀን ቢሆነኝ ነው ሶስት ቀን አራት ቀን ቢሆነኝ ነው እና ጥሩ ነው ያሉት። ላፕቶፔን ነው አሁን እንግዲህ ደግሞ አንድ ቀን ደግሞ ላፕቶፔ በደንብ አዘምነውና ጥሩ እይታ እንዲኖረው አደርጋለሁ ማለት ነው። ከዛ በቃ ስፔሻሊ ደግሞ ከአንቲቫይረስ ጋር የተገናኙትን አፕሊኬሽኖች ወይ ፊውቸሮች ደግሞ እሱን ቁጭ ብዬ አንድ ቀን በደንብ አድርጌ ወደ ስራ ከመግባቴ በፊት አንድ ቀን ወስጄ ወይ ግማሽ ቀን ወስጄ እሱን ማዘመን ላይ ፎከስ አደርጋለሁ እሱን በደንብ ካዘመንኩኝ በኋላ አንቲቫይረሶችን ኦን ካደረኩኝ በኋላ እንግዲህ ሌሎቹን ነገሮች ለማስተካከል እመክራለሁ ማለት ነው። ስለዚህ ሁሌ አዘምናለሁ ሁሌም አፕሊኬሽኖቼን የስልኮቼንም የላፕቶፖቼንም አዘምናለሁ። ሌላው አዘምን እንግዲህ ማዘመን ማለት እንግዲህ አዳዲስ የሚፈጠሩ ነገሮችን መላበስ እንደ ማለት ነው ኧረ አዘምነው አለባበስህን ይባላል። እንግዲህ አለባበስ የአሁኑ ጀነሬሽን እንግዲህ አዳዲስ ነገሮችን እያመጣ ነው ያለው እነሱን አዳዲስ ነገሮችን እንግዲህ ተቀብለህ ለምንድነው አዘምነህ የማትኖረው እንደማለት ነው? ስለዚህ እነዛን ነገሮች ተቀብሎ ሰው እንዲኖር ኢንከሬጅ ማድረግ ማለት ነው። አዘምን ስንል እንግዲህ ይሄ ጄኔሬሽን በጣም ፈጣን ነው ይሄ ጀኔሬሽን በጣም ብዙ ነገሮችን ሊሰራ የሚገባው ነው ብዙ ነገሮችን እያዘመነ የመጣ ነው። እንግዲህ በየጊዜው አዳዲስ ነገሮች ይፈጠራሉ አሁን ላይ ደግሞ የኤአይ ዘመን ነው። በቃ ትልልቅ ነገሮች በኤአይ ዘመንም እያየን ነው ያለነው በቃ እንዴ እስክንል ድረስ እንግዲህ ትልልቅ ፊውቸሮች እየመጡ ነው ያሉት። ሶ ሁሌም ራሳችንን እያዘመንን ራሳችንን ከኢንዱስትሪው ጋር እያስኬድን መቀጠል አለብን አለበለዛ እቃዎቻችን ይመዝናሉ ይዘምናሉ እኛ ግን አንዘምንም ማለት ነው። እኛ ካልዘመንን እንዴት አድርገን ነው ከዛ ጋር አብረን መቀጠል የምንችለው? እንዴት አድርገን ነው መጠቀም የምንችለው ስለዚህ? ራስ እቃችንን ላፕቶፓችንን ስልካችንን ብቻ ሳይሆን እኛም አይምሮአችንን ማዘመን መቻል አለብን ማለት ነው። ማዘመን መቻል ማለት ዳሞ በቃ ዲስትራክት ሆነን እያንዳንዱን ነገር መጠቀም መቻል ማለት አይደለም። በጣም ንቁ አይምሮ እንዲኖረን አይምሮአችንን ማደስ አለብን ሪፍራሽ ማድረግ አለብን ትክክለኛውን የተፈጥሮ ሂደት እንዲከተል ማድረግ አለብን እንደዛ አደረግነው ማለት የቆሸሸውን አየር አስወጥተን በአዲስ አየር አዘመንነው ማለት ነው። ሶ እንዲ አይነት ነገሮችንም መከተል መቻል አለብን እላለሁ። እንግዲህ ማዘመን ማለት በቴክኖሎጂም በህይወትም ያለንን ነገር ተፈጥሮአዊ ነገራችንን እያዘመንን መቀጠል እንግዲህ እንድንቀጥል

ዋጋ ዋጋ ማለት እንግዲህ የአንድ እቃ ወይም ደግሞ የአንድ ማቴሪያል የሚቀርብለት የሚቀርብበት ዋጋ ነው የሚሸጥበት ዋጋ። ተጽፎ ሊሆን ይችላል አንዳንድ ቦታ ይጻፋል ይሄ እቃው ለምሳሌ የፈርኒቸር እቃ ቢሆን አሁን ለምሳሌ የኮፊ ቴብል ቢሆን እዛ ኮፊ ቴብሉ ላይ ይሄን ያህል ዋጋ ሰባት ሺህ ብር ተብሎ ይጻፋል ወይንም ደግሞ ሻጩ ገዢው ማነው ገዢው ሻጩ ጋር ሄዶ ዋጋ ተነጋግሮ ተስማምቶ ይገዛል ማለት ነው። ሶ የዛ የኮፊ ቴብል ዋጋ የሚያዋጣ ከሆነ ይገዛል የማያዋጣው ከሆነ አይገዛም ማለት ነው። ዋጋ እንግዲህ እቃዎች ለእቃዎች ሊሆን ይችላል አንደኛ ሁለተኛ ደግሞ የሰው ልጅ የራሱ የሆነ ዋጋ አለው። የራሱ የሆነ ቫልዩ አለው እሱን ማወቅ አለበት እሱን ካላወቀ በጣም ከባድ ነው የሚሆነው። ምክንያቱም እኛ ዋጋችንን የማናውቅ ከሆነ ሰዎች በምን አይነት መንገድ ትሪት እንዲያደርጉን እንደምንፈልግ ሰዎች አያውቁም ስለዚህ እኛ ዋጋችን የተተመነ ካልሆነ የምንሰጠው ለራሳችን ዋጋ ከሌለን። ሰዎችም ዋጋ አይሰጡንም ማለት ነው ሰዎችም ይንቁናል ማለት ነው ሰዎችም በሚገባን ልክ ትሪት አያደርጉንም ማለት ነው ስለዚህ የኛ የሰው ልጆች ራሱ ዋጋ በጣም ወሳኝነት አለው ማለት ነው። ዋጋዬን በደንብ አስተካክዬ ሰው ከቀረብኩኝ ሰው ሪስፔክት ያደርገኛል የራሴ የሆነ ሊሚቴሽን ይኖሩኛል ባውንደሪዎች ይኖሩኛል ሶ ያ ሰው በዛ ልክ ነው ማለት ነው እኔን እኔ ጋር ሲመጣ የሚያናግረኝ እኔን ትሪት የሚያደርገኝ መንገድ ያ ነው ማለት ነው። ስለዚህ ዋጋ የሚባለው ነገር በጣም በጣም ወሳኝነት አለው ማለት ነው። ሌላው ዋጋ የሚባለው ነገር ምንድነው? አሁን ለምሳሌ እኔ ተቀጥሬ እሰራለሁ አይደለ ሶ ተቀጥሬ ስሰራ ለተቀጠርኩበት ሰዓታትና ደቂቃዎች በየወሩ የሚከፈለኝ ክፍያ አለ ያ ማለት እኔ ኢንቨስት ላደረኩት ስራ አውትካም ላለው ስራ የሚከፈለኝ የተመጠነ ዋጋ ነው ማለት ነው። እንግዲህ ያንን መወሰን የምችለው እኔ ነኝ በጣም ርካሽ ዋጋ ነው የኔ ቫልዩ ብዬ የማስብ ከሆነ የምሰራው በርካሽ ይሆናል ማለት ነው ጥሩ ዋጋ ይገባኛል ብዬ ከመደብኩኝ ጥሩ ዋጋ ይሰጡኛል ማለት ነው። ኤክስፔንሲቭ ዋጋ ከመደብኩኝ ደግሞ ለራሴ እንዲሁ ኤክስፔንሲቭ ግን እዛ ኤክስፔንሲቭ የሚባለው ደረጃ ላይ ለመድረስ ግን የራሱ የሆነ ፕሮሰሶች አሉት እና እነሱን ፕሮሰሶች ግን ግዴታ የማለፍ ግዴታ አለብኝ ማለት ነው። ሌላው ዋጋ የሚባለው ነገር እንግዲህ ከምን አንፃር ነው የሚታየው? ከሀገር አንፃር አሁን ለምሳሌ ስለ ሀገር ስናስብ አሁን ለምሳሌ ኢትዮጵያ እኔ በጣም የሚገርመኝ ነገር አለ። አሁን ለምሳሌ በፊት ኢንቨስተሮች ኢትዮጵያ ውስጥ ሲጋበዙ ምን ይባላል ኢትዮጵያ ውስጥ በጣም ርካሽ የሰው ጉልበት አለ ይባላል ማለት ነው ርካሽ የሰው ጉልበት አለ ብሎ የሀገር መሪ ራሱ አስተዋውቆ እንዴት ነው የሚመጣው ኢንቨስተር ሪስፔክት አድርጎህ። የተሻለ ዋጋ የምታድግበትን ዋጋ የሚሰጥህ ስለዚህ በጣም የምታመምበት ነገር አንዱ ርካሽ የሰው ጉልበት አለ ተብሎ አድቨርታይዝ ይደረጋል ከዛ በኋላ ኢትዮጵያውያን ሀገራቸው ላይ የውጭ ሀገር ዜጎች መጥተው በርካሽ ዋጋ ይጫወቱባቸዋል ማለት ነው። ኤንድዜን ውጭ ሀገርም ሲሄዱ በርካሽ ዋጋ ይሸጣሉ ማለት ነው። ስራ እንዲሰሩ ይደረጋሉ ማለት ነው ያ እንግዲህ ደስ አይልም ማለት ነው። ሌላው ደግሞ ምንድነው መሰላችሁ? አሁን ዝም አረብ ሀገራት የሚሄዱ ሴቶች እህቶቻችን አሉ እና የእነሱም ዋጋ በጣም ዝቅተኛ ነው በጣም የወረደ ዋጋ ነው የሚወጣላቸው ለምንድነው እንደዛ የሆነው ብለን ስንጠይቅ አሁን ምንም አይነት ስራ ሳይለምዱ ከገጠር እንደመጡ ነው ዝም ብለው ወደ ውጭ የሚሄዱት። የሚወስዷቸው ኤጀንሲያቸው አያሰለጥናቸውም አትሊስት ከሰው ጋር እንዴት መግባባት እንዳለባቸው የተወሰነ የምግብ አይነቶችን እንኳን ለምደው ሰልጥነው አይሄዱም በዛ ምክንያት እዛ ሀገር ሲሄዱ በርካሽ ዋጋ ይሰራሉ ከዛ በቃ መናቅ ነው ማለት ነው አያድጉም እድሜልካቸውን አገልጋይ እየሆኑ ነው የሚቀሩት። እንግዲህ ይሄ ነገርም ራሱ ያሳስበኛል ማለት ነው። ስለ ዋጋ እንግዲህ ይሄን ያህል ካልኩኝ ዋጋ እንግዲህ ለእኛ ለምን የምንሰጠው? ቫልዩ እኛ የምንሰጠው ለአንድ ነገር ወርዝ ነው ይሄ ነገር አይደለም ብለን የምንወስነው ውሳኔ እነዚህን ነገሮች ጠቅላላ ያካትታል ማለት ነው። ስለዚህ እኛም ራሳችን ዋጋችንን አውቀን አገልግሎት መስጠት አለብን ማለት ነው። የራሳችንን ዋጋ ማወቅ አለብን ሰዎች ዋጋ እንዲሰጡን ከፈለግን ማለት ነው። ሰዎች ሪስፔክት እንዲያደርጉን ከፈለግን ማለት ነው እጅግ አድርጌ አመሰግናለሁ።

ክፍል ክፍል ማለት እንግዲህ ሌቭል ማለት ነው ማለት። አንድ ነገር የራሱ የሆነ ምድብ ይኖረዋል የዛ ምድብ ክፍል ወይም ደግሞ ክፍልፋይ ይባላል ማለት ነው። ስለ ክፍል ስናስብ እንግዲህ አንድ የሆነ የምንሰራው ስራ ሊኖር ይችላል አሁን ለምሳሌ ሶፍትዌል ካምፓኒ መመስረት የምንፈልግ ከሆነ ከጓደኞቻችን ጋር ተወጣጠን እንግዲህ ራሱን የቻለ የ ሶፍትዌር ኢንጂነሮች ያስፈልጋሉ የባክ ኤንድ እና የፍሮንት ኤንድ ዲቨሎፐሮች ያስፈልጋሉ እነሱ የራሳቸው የሆነ ክፍል አላቸው። የከስተመር ሰርቪስ የራሱ ይሆነ አለው የማርኬቲንግ የራሱ የሆነ አለው የአካውንቲንግ እና ፋይናንስ የራሱ የሆነ ዲፓርትመንት ወይም ደግሞ ክፍል አለው። ሶ በእነዚህ መሰረት ነው እንግዲህ በእነዚህ ክፍልፋዮች መሰረት ነው እንግዲህ ድርጅቱ የሚጀመረው ማለት ነው። ከዛ በኋላ ክፍሎቹ እየበዙ በዛ ልክ ደግሞ ቅርንጫፎቹ እያደጉ እያደጉ ተቀጣሪዎች እየበዙ ድርጅቱም እየተስፋፋ ይሄዳል ማለት ነው። ስለዚህ ክፍል የሚባለው ነገር እንግዲህ ይሄንን ይመስለኛል የመጀመሪያው ማለት ነው። ሌላኛው ክፍል የሚባለው ነገር ድሮ ትዝ ይላችኋል ተማሪዎች እያለን የዛኔ ክፍሎች ነበሩ አሁን ለምሳሌ ከአንደኛ ክፍል ጀምረን እስከ አስራ ክፍል ስንማር የራሳችን የሆነ ክፍል የክፍል ደረጃ ነበረን እንግዲህ በዛ ደረጃ ምክንያት ነው መሰረት ነበር። የምንማረው አሁን ለምሳሌ አንደኛ ክፍል እንማራለን ከዛ በኋላ አንደኛ ክፍል አጠናቀን ወደ ሁለት ስናልፍ እያለ እያለ የሚቀጥል ማለት ነው። አንድ ልጅ አስታውሳለሁ ፍጹም ይባላል ምንድነው? አንደኛ ክፍል አብረን ነበርን ከዛ በኋላ ደብል አለፈ ከዛ ክፍል በለጠን ማለት ነው። ከሁለተኛ ክፍሎች ጋር መማር የጀመረ ግማሽ ሴሚስተርን ከዛ እያለ እያለ መቀጠል ጀመረ ማለት ነው በጣም ጎበዝ ልጅ ነበረ። ክፍል እንግዲህ እንደዛ ነው ከዛ ሶስት እያልን ወደ አራቱ አራት እያልን ወደ አምስት እያልን ክፍላችንን እያሳደግን እንሄዳለን ማለት ነው። እንግዲህ ሌላው ክፍል ማለት ይሄ ማለት ነው ሌላው ክፍል እንግዲህ ምናልባት የስራ ክፍልፍል ሊኖረን ይችላል። አሁን ለምሳሌ እኔ የራሴ የሆነ የስራ ክፍል አለኝ። ቤት ውስጥ ሊሆን ይችላል አሁን ለምሳሌ እኔ የምመደበው የራሴ የሆነ ክፍል ሊኖር ይችላል እናቴ የራሷ ክፍል አባቴ የራሱ ክፍል ከዛ በኋላ ሁላችንም የራሳችንን የምንሰራው ስራ እንግዲህ ኮምባይን ስናደርገው ጥሩ ውጤት ጥሩ ማደጎችን እናመጣለን ማለት ነው። ስለዚህ ክፍላችንን አውቀን እንግዲህ በደንብ በርትተን ስንሰራ የተሻለ ነገር ማከናወን እንችላለን ማለት ነው። ስለዚህ አንደኛው መንገድ ደግሞ ክፍል ማለት ይሄንን ይመስላል። ሌላው ደግሞ የ የቤት አለ አድል አንድ ቤት አለ የዛ ቤት ክፍል ክፍሎች አሉት አሁን ለምሳሌ መኝታ ክፍል አለ ሳሎን አለ የሳሎን ክፍል አለ የባድሮም ክፍል አለ የኪችን ክፍል አለ። እንግዲህ እነዚህ ነገሮች ራሳቸው የራሳቸው የራሳቸው የልጅ መኝታ ቤት አለ። የእንግዳ ማረፊያ ክፍል አለ እንግዲህ እነዚህ ሻወር ክፍል አለ። በጣም የሚገራርሙ እንደውም አንድ ቤት እኛ ቤት ፊት ለፊት እየተሰራ ነው እና እሱ ላይ በጣም ብዙ ክፍሎች አሉት በጣም ብዙ ክፍሎች አሉት የልጆቹ መኝታ ቤት አለ ትልልቆቹ ትልቁ ቤድሩም አለ ሌሎችም ክፍል ክፍሎች አሉ እና እንግዲህ ክፍል ሌላኛው መጠሪያ ደግሞ ይሄንን ይመስላል ማለት ነው። ስለዚህ ስለ ክፍል ይሄን ያክል ካልን ይበቃናል አመሰግናለሁ።

ማሳወቂያ፤ ማሳወቂያ ማለት እንግዲህ አንድን ሰው የሆነ ነገር የምናሳውቅበት መንገድ ማለት ነው ማሳወቂያ ማለት። ሶ አዌርነስ መፍጠር እንደማለት ነው ማለት ነው። አሁን ለምሳሌ ስለ ስራ ባስብ ሰዎች እኔ ለምሳሌ አሁን የሶሻል ሚዲያ ስራ የምሰራ ከሆነ እራሴን ለማሳወቅ የማደርጋቸው መንገዶች ሊኖሩ ይችላሉ። አሁን ለምሳሌ ስለምሰራው ስራ ለሰዎች መንገድ ሊሆን ይችላል እሱ አንድ ራሴን ለሰዎች የማስተዋውቅበት መንገድ ነው። ስልክ እየደወልኩኝ የምሰራው እንደዚህ እንደዚህ አይነት ስራ ነው እንደዚህ እንደዚህ አይነት ስራዎች ካሉ በነፃ እሰራልሃለሁ እያልን ራሳችንን የምናሳውቅበት መንገድ እንግዲህ ምን ይባላል ማሳወቂያ ይባላል። ስራችንን የምናስተዋውቅበት ማለት ነው ማንን የምናስተዋውቅበት ማለት ነው። ሁለተኛው ደግሞ ኮንቴንቶችን በመስራት፤ ሶሻል ሚዲያዎችን ኮንቲኒየስ የሆኑ ኮንቴንቶችን በማዘጋጀት፤ እዛ ላይ ሰዎቹ ኢንተራክት እንዲያደርጉ ማድረግ። ለምሳሌ ጥያቄዎች መጠየቅ ጥያቄውን ሲመልሱ ደግሞ ሪፕላይ ማድረግ እነሱ ነገሮች ኢንጌጅመንቱን በጣም ይጨምሩታል ማለት ነው ራሳችንን ለማሳወቅ ይጠቅመናል ማለት ነው። ሶስተኛው የማሳወቂያ ደረጃ እንግዲህ፤ በአድ ነው። አድ ማለት እንግዲህ እንከፍልና ሶሻል ሚዲያ ላይ፤ ቡስት ተደርጎ ብዙ ሰዎች እንዲያውቁን ስራችንን እንዲያውቁ ማድረግ እንችላለን ማለት ነው። እንግዲህ በእነዚህ መንገዶች እንግዲህ የምንሰራውን ስራ ለሰዎች እናሳውቃለን ማለት ነው። ማሳወቂያ መንገዳችን ነው ሌላው ለሰዎች ኖርማሊ የራሳችን የሆነ እንግዲህ ቫልዩ አለን። እንትን አለን አይደለ የኛ አቲቲዩድ አለን፤ ቢሄቪየር አለን። ስለዚህ ስለዛ ነገሮች ማሳወቂያ የሆነ ነገር ያስፈልጋል ማወቅ አለባቸው እኔ ምን እንደምውድ እኔ ምን እንደምጠላ ምናምን ማወቅ አለባቸው ስለዚህ ይሄም አንደኛው ስለራሴ ማሳወቂያ ዘዴ ነው ማለት ነው። ሌላው ማሳወቂያ ደግሞ ላይክ ኢሜል ማርኬቲንግ ነው። ኢሜል ማርኬቲንግ ማለት ምን ማለት ነው እንግዲህ ኢሜላቸውን ያለን ሰዎች ጋር ስለኛ የምንሰራውን ሰርቪስ በመላክ እንዲያውቁት ማድረግ ሌሎችም ለሚያውቁት ሰዎች ኢንቫይት እንዲያደርጉ ማድረግ እንግዲህ ሌላው ማሳወቂያ ዘዴ ነው ማለት ነው ስለዚህ ማሳወቂያን ስናስብ ብዙ አይነት ማሳወቂያዎች አሉ። አሁን ለምሳሌ ማሳወቂያ አሁን ለምሳሌ አላርም ሞልቼ እተኛለሁ አይደለ ያ አላርም ይጮሃል ሶ አሳወቀኝ ማለት ነው። ማሳወቂያዬ ነው ለኔ። ምንድነው ያደረገልኝ በዚህ ሰዓት ምን ይለኛል በዚህ ሰዓት ስራ መስራት አለብህ ለሶስት ሰዓት ቁጭ ብለህ ስላመስራት አለብሽ ብሎ ያሳውቀኛል ማለት ነው። አንደኛ ማሳወቂያ ይሄ ነው ሌላው ደግሞ ማሳወቂያችን መታወቂያችን ነው። የሆነ ሰው ስለኛ ሲጠይቀን መታወቂያችንን አውጥተን እናሳየዋለን። ያ መታወቂያችን ለእኛ ማሳወቂያ ነው የነኛ ሰው እንደሆን፤ እዚህ ሀገር ሀገራችን ኢትዮጵያ እንደሆነች፤ ሌሎች ኢንፎርሜሽኖችም መታወቂያችን ላይ ስላሉ ማለት ነው። እንግዲህ እነዚህን ነገሮች ሁሉ በመዘርዘር ራሳችንን ማሳወቅ እንችላለን ማለት ነው አመሰግናለሁ።

ካልሲ፣ ካልሲ ማለት እንግዲህ ሁለት እግር እግራችን ውስጥ የሚገባ ነገር ማለት ነው። እንግዲህ ካልሲ የሚወድም ሰው አለ የማይወድም ሰው አለ በብዛት ካልሲ የሚጠቀሙት እንግዲህ ወንዶች ናቸው። ወንዶች የሚጠቀሙት ካልሲ እንግዲህ ረጃጅም ካልሲዎች አሉ መካከለኛ የሚባሉ ካልሲዎች አሉ፤ እና ደግሞ በጣም ትንንሽ ካልሲዎች አሉ። በጣም የአሁኑ ዘመን ወጣቶች ሱፍ ሲለብሱ ራሱ በጣም አጫጭሮችን ካልሲ ነው የሚጠቀሙት። በሱፍ ጫማ ራሱ ማለት ነው። ስኒከርም ሲያደርጉ አት ዘ ሴም ታይም የተወሰነች ፓርቷ የምትታይ ካልሲ ነው የሚጠቀሙት እንጂ ረጃጅ ካልሲ አይጠቀሙም። አሁን ወደ እኔ አባት በትገንብ ከመጣክ የኔ አባትን ብታይና ትልልቅ ሰዎችን ደግሞ ብታይ ረጃጅሙን ካልሲ ይጠቀማሉ ማለት ነው። እና አጠር ያለውን ደግሞ ይጠቀማሉ ማለት ነው። ስለዚህ ካልሲ ተጠቃሚዎች እንግዲህ ወንዶች እንደዛ ነው የሚያደርጉት። ወደ ሴቶች ስንመጣ ደግሞ ሴቶች እንግዲህ ድፍን ጫማ ስናደርግ ነው የምናደርገው ስኒከር ስናደርግ ወይንም ደግሞ የሴት ጫማ ሆኖ እንግዲህ ቆዳም ቢሆን እነሱ ላይ ሳሳ ያሉ የማይታዩ ካልሲዎችን እንጠቀማለን ማለት ነው፤ እና ስኒከር ስናደርግ ክረምት ሲሆን ደግሞ ፑትሶችን ስናደርግ ካልሲዎችን ከጫማችን ስር እንጠቀማለን ማለት ነው። ሌላው እንግዲህ ስለ ካልሲ ስናስብ እንግዲህ ክረምት ነው ትዝ የሚለን አይደለ ክረምት ላይ በጣም ወፍራም ካልሲዎች እናደርጋለን ቤት ውስጥ ራሱ ሆነን በጣም ሲበርደን እንግዲህ እኔ አሁን ለምሳሌ እጠቀማለሁ ካልሲዎች አሉኝ እና ካልሲዎች አደርጋለሁ ለብርድ በጣም ይጠቅማል እንደውም አንዳንዴ አድርጌያቸው የምተኛበት ወቅቱ በጣም ብዙ ነው። ስለዚህ ካልሲ እንግዲህ ለዚህ ይጠቅማል። ሌላው ደግሞ ካልሲ አንዳንዴ እግራችን ስንጥቅጥቅ ይላል ንፋስ ይነካውና አሁን የኔ እግር ስንጥቅጥቅ ይላልና ምን አደርጋለሁ እታጠበውና በባዝሊን ምናምን አድርጌ ላስቲክ አስርበታለሁ ከዛ ከላዩ ላይ ካልሲ አደርግበታለሁ ማለት ነው። ከዛ በኋላ ትንሽ እንዲለሰልስ እድል ይሰጠዋል ማለት ነው። በእንደዚህ አይነት መንገድም እንግዲህ ካልሲዎችን እጠቀማለሁ ማለት ነው። ሌላው ልጆች ወደ ልጆች ስንመጣ ደግሞ ተማሪዎች አሉ አይደለ አሁን ለምሳሌ ተማሪዎች ካልሲን ይጠቀማሉ ሴትም ተማሪዎች ወንድም ተማሪዎች ይጠቀማሉ። ተመሳሳይ ካልሲ የሚጠቀሙበት አሉ አንዳንዴ እንግዲህ በቋቋ ጫማ ምናምን ሲያደርጉ ተማሪዎች የምታምር ካልሲ የሴት ካልሲዎች አሉ የሚያማምሩ ዲዛይን ያላቸው እሱን ካልሲ ይጠቀማሉ። ሌሎቹ ደግሞ ኖርማል ካልሲዎችን ይጠቀማሉ ማለት ነው። አንዳንዴ ከዩኒፎርም ጋር ደግሞ ሲሆን ረጃጅም ካልሲዎች ያሉ እግራቸው እንዳይጠቁር ተብሎ የሚደረግላቸው እነሱን ካልሲዎች ህፃናት ያደርጋሉ ማለት ነው። ሌላው ከተማሪዎች ደግሞ ዘር ስንል ህፃናትን ነው የምናገኘው። ህፃናት ማለት እስከ ሶስት አመት ትምህርት ቤት የማይሄዱትን ማለት ነው። እነሱ ብዙ ጊዜ ካልሲ አይወዱም። ካልሲ ምንቅር አድርገው ነው የሚያወጡት ካልሲ እናደርግላቸዋለን ቤት ውስጥ ብዙ ጊዜ ይንቀሳቀሳሉ ጫማ አያደርጉምና ጫማ ስለማያደርጉ እግራቸው እንዳይጎዳ ብለን ካልሴ እናደርግላቸዋለን እሱን ውልቅ ነው የሚያደርጉት ሌላ መንገድ ምንድነው የምንጠቀመው? ይሄ ልብሱ አለ አይደለም ሙሉ ለሙሉ ካልሲ ያለው ልብስ እሱን እናደርግላቸውና በቃ በሱ ፈታ ይላሉ ማለት ነው። እንግዲህ ከትልቅ ሰው ጀምሮ እስከ እዛ ያለውን የካልስ አጠቃቀም ቅየን ማለት ነው። ሌላው ደግሞ ወታደሮች አሉ ወታደሮች እንግዲህ በጣም ጥንቁቆች ናቸው እንግዲህ ትልልቅ ፖትስ ጫማ ነው የሚያደርጉት እንግዲህ ለሱ ደግሞ የሚሆን የሚጠቀሙት የራሱ የሆነ ወፈር ያለ ካልሲ አለ ማለት ነው ውስጡ እንደዛ ይጠቀማሉ ማለት ነው። ሌሎቹ የእንግዲህ አብራሪዎች አሉ፣ ኳስ ተጫዋቾች አሉ፣ አሁን ለምሳሌ የኳስ ተጫዋቾችን ብናይ የሚጠቀሙት ካልሲ መጀመሪያ ስስ ካልሲ ያደርጋሉ። ከዛ በኋላ ደግሞ ጋምባሌ የሚባል ነገር አለ ረጅም ለምሳሌ ቀይ ሊኖር ይችላል ከጓደኞቻቸው ጋር ተመሳሳይ ነው የሚያደርጉት ጫማው ከጫማው ጫማውን ከማድረጋቸው በፊት እንግዲህ ጋምባል የሚባል ነገር አለ እንደ ካልሲ ነገር ነው እና እግራቸው ጉልበታቸው ድረስ ያደርጉታል ማለት ነው። ሶ እንደሱ ያደርጉታል ሌሎችም ከእግር ኳስ ውጪም የባስኬትቦል ተጫዋቾች ረጃጅም ባስኬትቦል ሲሆን ኖርማል የስኒከር ካልሲ ይጠቀማሉ። የባስኬትቦል ተጫዋቾች ማለት ነው እንግዲህ ሯጮች የሚጠቀሙት የራሳቸው የሆነ ካልሲ አይነት አላቸው። እንደዚህ ይሄንን ሀሳብ ካሳ ካሳለፍኩ እንግዲህ ይበቃኛል እጅግ አድርጌ አመሰግናለው። መልካም ጊዜ

እሺ ስለፊት ነው የምናወራው። አሁን ፊት ማለት እንግዲህ ፊታችን ነው። ከፊት ያለው ነገር ፊታችን ማለት ነው ፊት ማለት ፊት ይሄ ቆዳው ጭንቅላቴ ግንባሬ ጉንጬ አይኔ አፍንጫዬ አፌ ያለበት ቦታ ማለት ነው። ፊት ማለት እሱ ፊት ይባላል። እንግዲህ ፊታችን ላይ እንግዲህ ዋና ዋና የሚባሉ የስሜት ህዋሳቶች አሉ። እሱም ጆሮ አፍንጫ አፍ ምላስ የሚባሉ ነገሮች አሉ አይደል እነሱ ዋና ዋና የሚባሉት አሉ እንግዲህ ፊታችን ዋናው ነገር ነው መገለጫችን ነው። እኔን ከ በእጄ አይደለም እኔን ከጓደኛዬ ሰው የሚለየን በእጃችን ሳይሆን በፊታችን ነው መጀመሪያ ሰው የሚያየው ፊታችንን ነው። ስለዚህ የአንድ ሰው መገለጫ ፊቱ ነው ማለት ነው። ለዛም ነው መታወቂያችን ላይ ፓስፖርታችን ላይ የፊታችን ምስል የሆነው። እንግዲህ ፊታችን በዚህ መልኩ እንግዲህ ጠቃሚ ነው ማለት ነው። ሌላው ደግሞ ፊት ማለት እንግዲህ ከፊት ያለ ነገር ማለት ነው። አሁን ለምሳሌ ከፊት ያለን ነገር እያየን እያስተዋልን መራመድ እንዳለብን ለመግለጽ ሊሆን ይችላል። ምክንያቱም አደጋ እንዳይደርስብን በደንብ ከፊታችን ያለን ነገር እያየን እያጠራን መሄድ አለብን ወይ የለብንም ወይ እያልን የምንሄድባቸው አጋጣሚዎች ይኖራሉ። ስለዚህ ፊታችንን ማስተዋል አለብን ማለት ነው። ሌላው ደግሞ ስለፊት ስናነሳ እንግዲህ አፍንጫን ብናይ አሁን ለምሳሌ አፍንጫ እንግዲህ ፊታችን ላይ ነው ያለው። ሶ ስለ አፍንጫ ስናስብ እንግዲህ አሁን በአፍንጫችን እናሸታለን በአፍንጫችን እንተነፍሳለን በአፍንጫችን ጥሩ ጥሩ የሆነው ስማይል እንትኖችን ሽታዎችን እናገኛለን ማለት ነው። ሌላው እንግዲህ ፊታችን ላይ ያለ ነገር ጆሯችን ነው። ጆሯችን እንግዲህ በጆሯችን እንሰማለን በጆሯችን መስማት ብቻ ሳይሆን እናዳምጣለን በጆሯችን ሰምተን ወደ ልባችን ወስደነው እንግዲህ ደግሞ እንወስናለን። እንግዲህ ይሄንን ይመስለኛል ማለት ነው ሌላው ደግሞ ምላስ ነው። ምላስ እንግዲህ አፋችን ውስጥ ነው ያለው ማለት አፍ እንግዲህ ለብዙ ነገሮች ይጠቅማል። አፍ ለመብላት ይጠቅማል አፍ ለማውራት ይጠቅማል አፍ ለመተንፈስ ይጠቅማል ለእነዚህ ነገሮች ሁሉ አፍ ይጠቅማል እና ጠቃሚ ጠቃሚ የሚባሉ ነገሮችን የያዘ ነው። እንግዲህ ፊታችን የሚባለው ማለት ነው። ሌላው አገጭ አለ ፊታችን ላይ አገጫችን ደግሞ የውበታችን አንዱ ምልክት ነው ማለት ነው። ሌላው ደግሞ ግንባር አለ። አንዳንድ ሰው ግንባሩ ትልቅ ነው። አንዳንድ ሰው ደግሞ አነስ ያለ ነው። እንግዲህ ግንባራችንም መለያችን የሆኑባቸው አጋጣሚዎች አሉ ማለት ነው። ይሄን ያክል እንግዲህ ስለ ፊታችን ካወራን ይበቃናል አመሰግናለሁ

ቢሮ እንግዲህ ቢሮ ማለት አንድን ስራ ለመከወን እሚረዳ ማለት ነው። ማለት ምን ማለት ነው ምንም አይነት ስራ ቢሆን ቢሮ ካለን ቢሮአችን ቁጭ ብለን ስራችንን በአግባቡ እንድንከውን ይሆናል ማለት ነው። ሌላው የቢሮ ጥቅም ደግሞ አሁን ለምሳሌ እንግዶች ቢኖሩን እንግዶቻችን ቢሮአችን ድረስ መጥተው እነሱን አስተናግደን እምንሰራውን ስራ ተወያይተን እንደያያለን ማለት ነው ስለዚህ ቢሮ በጣም ብዙ ጥቅም አለው። እኔ አሁን ለምሳሌ ቢሮ ቢኖር ብዙ ስራዎችን አንድ ላይ እዛ መስራት እችላለሁ ማለት ነው ሳልበጠበጥ አንደኛ ስራዬን በአግባቡ እከውናለሁ ሁለተኛ ደግሞ እንግዶቼም በሰላም መጥተው እሚፈልጉትን ነገር አስረድተውኝ እሱን ነገርም ለመተግበር ያገለግለኛል ማለት ነው። ሌላ የቢሮ ጥቅም ደግሞ ሰነዶችን ሁሉ ነገሮችን አንድ ላይ እንዲቀመጡ ማረግ ይችላል ማለት ነው። ማለት አሁን ለምሳሌ ምንም ነገር ቢሮ ውስጥ እንዲገኝ ያስችላል ማለት ነው። አሁን ለምሳሌ ያ አግሪመንት ሊሆን ይችላል ፕሮፖዛል ሊሆን ይችላል ስለ አንድ ስራ ከዚህ በፊት የተሰሩ መረጃዎች ሊሆን ይችላል ቢሮ ካለን በቃ ሁሉም ነገር ቢሮ ውስጥ ስላለ ቴምፕሌቶች ሊሆኑ ይችላሉ። እዛው ከቢሮ አክሰስ እያደረግን ስራዎቻችንን በአግባቡ መስራት እንችላለን ማለት ነው። እንግዲህ ቢሮ ሌሎችም ነገሮች አሉት ማለት ቢሮ በቃ የተከበረ ነው የተከበረ ቦታ ነው እንግዶቻችንን በሰላም ማስተናገድ እንችላለን። ሌላ ደግሞ አንድ ሰው ቢሮ ኖሮት ሲኖራል ሲሰራና ቢሮ ኖሮት ሳይሰራ ልዩነት አለው። አሁን ለምሳሌ እኔ ቢሮ ኖሮኝ አይደለም እየሰራሁ ያለሁት አሁን ቢሮ ኖሮኝ ብሰራ በቃ ሰአቴን ታይሜን በቃ ማኔጅ በደንብ አደርጋለሁ። ቢሮ ኖሮኝ እየሰራሁ ስላልሆነ እንግዲህ በጣም ብዙ ሰአቶችን እያባከንኩኝ ነው ያለሁት በየሰአቱ ሌሎች ነገሮችን ለመከወን እሞክራለሁ። ምናምን እና ቢሮ ሲኖር እንግዲህ በጣም ወሳኙ ነገር ሰአታችንን በአግባቡ መጠቀም እንድንችል ያደርገናል። ምን ሰዓት ላይ ነው ያለነው ምን ማድረግ አለብን እሚለውንም ነገር በደንብ ማኔጅ እንድናደርግ ያደርገናል ማለት ነው። ስለዚህ ቢሮ አሁን ለምሳሌ አንድ ፖሊስ ቢሮ ካለ እንግዲህ ፖሊስ ጋ ሄደን እዛ ቢሮ መጥተን አመልክተን ጉዳያችንንም እንግዲህ ተናግረን ከዛም ቡሃላ በቀጠሮ ምክንያት እየተመላለስን እንግዲህ ምን ላይ እንደደረሰ ፕሮግራማችን ወይ የኛ ጉዳይ ምን ላይ እንደደረሰ እየጠየቅን እንቀጥላለን ማለት ነው። ቢሮ እየሄድን ሌሎችም አሁን ለምሳሌ ጉዳዮች ቢኖረን እንደዛ ነው ምናደርገው ቢሯችን እየሄድን ጉዳያችን ምን ላይ እንደ ደረሰ እያስፈጸምን እንቀጥላለን ማለት ነው። እንግዲህ ቢሮ እሚባለው ነገር እንግዲህ ይሄንንና መሰል ነገሮች የያዘ ነው ማለት ነው። ሌላው የመንግስት መስሪያ ቤቶች እንግዲህ አብዛኞቹ ቢሮ አላቸው። ስለዚህ አንዱን ጉዳይ ከአንዱ ጉዳይ እየለየን የተለያየ ቢሮ ነው ያለው እንግዲህ የተለያየ ቢሮም እየገባን እያስፈጸምን የምንቀጥል ይሆናል ማለት ነው። ስለዚህ ቢሮ የተለያየ መስፈርቶች አሉት የተለያየ መንገዶች አሉት። ግን ቢሆንም አንድን ጉዳይ የሚፈጽምልን ሰው ቢሮ ካለው ቢሮ ሄደን ማናገሩ በጣም ለእኛ ቀላል እና ጥሩ ነገር ነው ማለት ነው። ስለዚህ ቢሮ እሚባለው ነገር መልካም ነው ስለዚህ እናበረታታለን ማለት ነው። ከዛም ባለፈ ደሞ በቢሮ እሚሰሩ ሰዎች ብዙ ነገሮችን ቅልጥፍ አድርገው እንዲጨርሱ አንድ ብቻ ሰው ሳይሆን የተለያየ ሰውም እንዲያስተናግዱ ያግዛቸዋል ማለት ነው። አሁን ለምሳሌ የሆነ ቢሮ የሌለው ፖሊስ ቢሆን በቃ የት እንደሚገኝ አናቅም ማለት ነው። በቃ እዛ ያለበት ቦታ ለመሄድ እንሞክራለን ምናምን ቢሮ ግን ካለው እዛው ቢሮ ድረስ ሄደንለት እምንፈልገውን ጉዳይ ማስተካከል ካለብን ማደስ ካለብን መረጃ ካለን እነሱን ነገሮች እንግዲህ እያስተካከልንና እያበጃጀን እንቀጥላለን ማለት ነው። ቢሮ ሄደን እና ደሞ ከዛም ባለፈ ደሞ ብዙ ሰዎችን የማግኘት የማናገር እድሉም ይኖራል ማለት ነው። ቢሮ ከሌለን ግን ያው ከባድ ነው እሚሆነው ስለዚህ ቢሮ በጣም ወሳኝ ነገር ነው ማለት ነው። ለአንድ ሰው ስራውን ለማሳለጥ ቢሮ ወሳኙ ነገር ነው ማለት ነው። ለዛ ሰውዬ ብቻ ሳይሆን እንግዲህ ክሊያንቱም ጭምር ለደንበኛውም ጭምር በጣም ወሳኝ ነገር ነው ማለት ነው። ስለዚህ ቢሮ እናበረታታለን ማለት ነው። አመሰግናለሁ።

ኪሳራ ኪሳራ ማለት እንግዲህ አንድን የሆነ ድርጅት ከፈተን እንበልና ያ ድርጅት የሆነ ስራ መስራት እንፈልጋለን ወይ ስራ እንሰራለን ብሎ አንድ ድርጅት ይከፈታል። ከዛ በኋላ እንግዲህ የሚወጡ እጅግ በላይ እጅግ በጣም ብዙ የሆኑ ወጪዎች አሉ። ስለዚህ ያንን ወጪ ደግሞ ከበር በማድረግ እጅግ በጣም ብዙ እቃዎችን ይዞ በመምጣት እንግዲህ እ እ ስራዎች ይጀመራሉ ማለት ነው። ከዛ በኋላ ስራ ከተጀመረ በኋላ ለምሳሌ አሁን ጫማ ቤት እንክፈት ይባልና ያንን ጫማ ቤት ለመክፈት እንግዲህ ብዙ ወጪዎች ይኖሩታል። የቤት ኪራይ ይኖራል። ጫማውን ማስመጣት ይኖርብናል ከውጭ ሀገርም ከሆነም እሱን ማስመጣት፣ ማጓጓዝ ይኖርብናል። በካሬ የምንከፍለው ነገር አለና ደግሞ የወርም አይደለም የሚከፈለው የሶስት፣ የስድስት ወር መክፈል አለብን። ንግድ ፈቃድ ማውጣት አለብን፤ ጊዜያችን አለ ገንዘባችን አለ፤ ብዙ ወጪዎችን ነው የምናወጣውና የማስታወቂያ ወጪዎች አሉ። በጣም ብዙ ወጪዎች አሉ ከዛም በኋላ እነሱን ወጪዎች ከበር ለማድረግ እንግዲህ የእሱን ያማከለ የንግድ ሂደቱ ይጀመራል ማለት ነው ሶ በጣምም ያልተጋነነ ዋጋ እናደርግና ወደ ስራ እንገባለን። እግዚአብሔር ይመስገን ስራው ጥሩ ይሄዳል ማለት ነው። ከዛም በኋላ አንድ ሰው ማኔጀር አድርገን የቀጠርነው ሰው እንግዲህ ብዙ የማናውቀውም እንበል ከዛ እሱ ምን ያደርጋል? ከዛ እንግዲህ በጣም ውድ የሚባሉ ጫማዎችን ነው የምናመጣው እና ወደ አስር ጫማዎች ያነሳል እንዲሁም ሌሎች ከጎረቤት ጫማ ቤቶች እንደዛው ለሱቅ ነው ብሎ ይዞ ይገባል። ከዛም በኋላ ልብሶችንም ከነበሩን እንግዲህ ልብሶችንም ሱፎቹንም ያነሳና ይዞ ይጠፋል ማለት ነው። ከዛ በኋላ እንግዲህ ቢፈለጉ ቢፈለግ የለም። ሶ ሱቁ እንግዲህ ራስ ራሱን ችሎ እንዳይሄድ ያ ማኔጀሩ የሰረቀው እቃ ራሱን የቻለ ተጽዕኖ ያመጣል ማለት ነው። ከዛ በኋላ ሱቁ ከሁለት፣ ከሶስት ወር በኋላ ከስሮ ይገኛል ማለት ነው ኪሳራ ያጋጥመዋል። አንደኛ ኪሳራ የሚያጋጥምበት ሁኔታ እንግዲህ በስርቆት ነው ማለት ነው። ሁለተኛው ኪሳራ የሚያጋጥምበት ሁኔታ ደግሞ እኛ የምንሸጥበት ዋጋና የሚመጣብን የግብር ዋጋ ካልተመጣጠነ ነው። አሁን ላይ ኢትዮጵያ ውስጥ በጣም የሚያስደነግጥ የግብር ጫናዎች እየመጡ ነውና ነጋዴው ከሰራበት ስራ በላይ የተጠየቀ ስለሆነ ኪሳራ ያጋጠመዋል ነጋዴው ስራውን ለማቆም ይገደዳል ማለት ነው። ግብሩን በብድርም በምንም በምንም ከፍለው ስራውን ሲያቆመው እንግዲህ በጣም ኪሳራ ውስጥ ይገባል ማለት ነው። ሁለተኛ በዛ ምክንያት ነው የሚገባው ሶስተኛው ደግሞ እንግዲህ የሃ የመጣ ጫማ እንግዲህ በጣም በውድ ነው የመጣው ኦሪጅናል ጫማ ነው። እዚህ ሀገር ደግሞ ዋጋው የማይመጣጠን ከሆነ ብዙ ገዢ አይኖረውም ማለት ነው። ሶ ብዙ ገዢ የለውም ማለት ደግሞ ብዙ አይደረግም ወይ ብዙ አይሸጥም ማለት ነው ያ ጫማ። ስለዚህ ወር በመጣ በመጣ ቁጥር ያ ኪሳራ እየጨመረ እየጨመረ ይሄድና የሆነ ሰዓት ላይ ከአቅም በላይ ሆኖ ሱቁ ይዘጋል ማለት ነው በኪሳራ ምክንያት ስለዚህ ይሄም እንግዲህ በኪሳራ ምክንያት ሱቁ ሊዘጋ የሚያስችለው ትልቁ መንገድ ይሆናል ማለት ነው። እንግዲህ እነዚህ የኪሳራ መንገዶችን ለማስተካከል እንግዲህ ምን ማድረግ አለብን በደንብ የተጠና እ የሆነ አሁን ለምሳሌ ማኔጀርም ይሁን ምንም ስንቀጥር ተያዥ ያለው፤ ከዚህ በፊት ስራ የሰራ እና በተቻለ መጠን ደግሞ እ ትረስፉል የሆነ ሰው ካገኘን እሱን ብትቀጥረው የተሻለ ይሆናል ማለት ነው። ከኪሳራ የጸዳ አገልግሎትመስጠት እንችላለን። ሁለተኛው ደግሞ ከግብር ጋር የተያያዘ ነገር እንግዲህ ዶክመንትድ መሆን ለእያንዳንዱ ነገር በጣም በጥንቃቄ መስራት እያንዳንዱን በእያንዳንዱ ጊዜ እንግዲህ የግብር ሰራተኞችን እያመጡ የስራውን ሂደት ማሳየት እንደዛ እንደዛ ሲሆን ኦቨር የመምጣቱ ነገር እና ኪሳራ ውስጥ የመግባታችን ነገር ይቀንሳል ማለት ነው። ሌላው እንግዲህ ኪሳራ ውስጥ የሚጥለን ነገር ምንድነው? እ ዋጋውን በጣም ውድ ጫማ እያመጣን እንግዲህ ኢትዮጵያ ውስጥ ያን ጫማ የመግዛት አቅም ከሌለና ከስተመሩ የከስተመሮቻችን ወጪ ካልተገናኘ ከባድ ነው የሚሆነው ሰው እሱን ያማከለ የመጀመሪያ ጥናት ማድረግ